እሺ ኣሁን ደግሞ ምን ያህል ጊዜ ወደ ገበያ ትሄዳለህ እሚለውን ጥያቄ አንስተን እንግዲህ እያወራንበት ወይ ደግሞ እየተወያየንበት የምንቆየው ይሆናል ማለት ነው። ለዚህ በአጠቃላይ እንግዲህ እኔ ገበያ እምሄደው በአጠቃላይ እንዴት ነው ማለት ነው? በቀን ወይ ደሞ በየቀኑ ወይ ደሞ በየሳምንት ሳይሆን በሳምንት አንዴ ወደ ገበያ እሄዳለው። ሳልሄድም ማሳልፍበት ጊዜ ይኖራል ምክንያቱም አንዳንዴ ምገዛው ወይ ደሞ ምሰራው ነገር ካለ ብዛት ወደ ገበያ ለመሄድ ፍቃደኛ አልሆንም ወይ ደሞ ያው ፍላጎት የለኝም ማለት ነው። በአጠቃላይ ስለዚህ ገበያ ለመሄድ እንግዲህ ወሳኙ ነገር ወይ ደግሞ እንድንሄድ የሚያስገድደን ነገር መኖር አለበት። ስለዚህ አስቤዛ ለመግዛት ልብስ ለመግዛት ጫማ ለመግዛት እንደዛውም ደግሞ የተለያዩ የሆነ ቤታችን ወይ ደግሞ ወደ ለኑሯችን ላይ እለት ተእለት ቀናችን ውስጥ ለሚያስፈልጉን ነገሮችን ለመግዛት የግድ ወደዛ ወደ ገበያ መሄድ ግዴታ ወይ ደግሞ አስፈላጊ ሲሆን እሄዳለው ማለት ነው። አሁን አሁን ላይ ግን ያንን ለማረግ ብዙ ጊዜም አንድም ማለት ነው። በአጠቃላይ እንግዲህ ገበያ ለመሄድ የሚያነሳሳኝ ደግሞ የሚያስገድደኝ ነገር ስለሌለ በብዛት አልሄድም ማለት ነው። ስለዚህ ገበያ ከመሄዴ በፊት እንግዲህ ሁሌም ማደርገው ነገር ቢኖር ምንድነው? ማለት ነው ያው አንደኛ ላይ ዝርዝር እጽፋለሁኝ። ለምሳሌ ዝርዝር ጽፌ እንግዲህ ምን ምን ያስፈልገኛል ከዛ ይሄንን የሚያስፈልገኝን ነገር ደግሞ ለማግኘት ምን ያክል ጊዜ ይወስድብኛል የምለውን ነገር አስባለው። ከዛ ያንን ኣስቤ እንግዲህ ያ አስቤ ያ ነገር ከሆነልኝ ወይ ደግሞ ያ ነገር ግዴታ እንዲሄድ ወይ ደግሞ ገበያ እንዲወጣ ካስገደደኝ የግድ ያው መሄዴ አይቀርም ማለት ነው። በአጠቃላይ ስለዚህ ገበያ በብዛት አልሄድም ማለት ነው። ያውም የሚያስፈልጉኝ እንደዛም ደግሞ ለቤትም ለሁሉም ነገር ሚያስፈልገኝን አንዳንዴ ያው ሰዎችን በብዛት እሚገዙት ከዛ ልብስና ጫማ የመሳሰሉ ነገር ደሞ በብዛት ገበያ ህግጄ ሳይሆን እንደ አጋጣሚ መንገድ ላይም ላገኝ እችላለው። እንደዛ የተለያዩ አይነት ያው የልብስ ሱቆች ስላሉ እነዛ የጫማም ስቆች ስላሉ ከእነሱ ነው በብዛት ለመግዛት የምመርጠው ወይ ደግሞ ማስበው ማለት ነው። በአጠቃላይ ስለዚህ እንግዲህ ያንን ማደርገው ወይ ደግሞ ይሄንን ነገር የምፈጽመው ምንድነው? ማለት ነው። እንግዲህ ይሄንን ለማድረግ ወይ ደሞ ይሄንን ነገር ለመስራት ወይ ደግሞ ወደ ገበያ ህጄ ያንን ለመግዛት እንግዲህ እይዛለው ብዙ ጊዜ ምክንያቱም ዝርዝር ጽፌ ወይ ደሞ በስትክክል በ መግዛት ያለብኝን ነገር በደንብ ይዤ ከዛ ያንን ነገር እንግዲህ ለመግዛት ወደ ገበያ ስወጣ ያው ሁሌም ማደርገው ነገር ነው። ስለዚህ ይሄ አላስፈላጊውን ነገሮች እንዳልገዛ እንደዛም ደግሞ የሚያስፈልጉትን ነገሮች እንዳረሳቸው የግድ ገበያ ላይ ከመሄድ በፊት ያንን ነገር በመያዝ ወይ ደግሞ ያንን ነገር ይዤ መጓዝ ግድ ይልብኛል ማለት ነው። ስለዚህ ይሄንን አስቤ ሁሌም ወደ ገበያ ከመሄዴ በፊት ዝርዝሮችን የመጽሐፍ ድርጊት ኣደርጋለው ማለት ነው። በአጠቃላይ ብዙ ጊዜ ያንን አረጋለው ይሄንን ስጽፍ እንግዲህ ወይ ደሞ ያንን ሳደርግ ብዛት ያው በአጠቃላይ ሁሌም ያው ምን አረጋለው ማለት ነው። ወጪዬን ለመቆጣጠሪያ ይረዳኛል። ምክንያቱም አንዳንዴ ያው ጽፈን የምንይዛቸው ነገሮች እንግዲህ ከነዋጋቸውም ስለሆነ ያው ዋጋን ለመቆጣጠር እንደዛው ደሞ በቂ ገንዘብ ይዘን እንድንሄድ ያግዘናል። ምክንያቱም አንዳንዴ ሳንዘጋጅበት ወይ ደሞ ገንዘብ ሳንይዝ ሂደን ያው መግዛት ያለብን ያለንባቸው ነገሮችን ሳንገዛቸው ስንመለስ ይኖራል። ምክንያቱም እዚህ እሄ ወሳኝ ነገር እና በጣም አስፈላጊ ነገር ስለሆነ ማለት ነው። ሁሉም ሰው ያው የግድ ይሄንን ማድረግ መቻል አለበት ማለት ነው። ስለዚህ በአጠቃላይ እኔ ይሄንን ማደርገው በአጠቃላይ ከድሮ ጀምሬ ያው ገበያ ከመሄዴ በፊት ያው ዋጋው ስንት እንደሆነ እኔ በትንሹ ገምቼ ከዛ ብር ትንሽ በዛ አድርጌ ወይ ደሞ ትርፍ ገንዘብ ይዤ እሄዳለው ማለት ነው። ይሄንን በማድረግ እንግዲህ ያው በብዛት ወጪዎቼንም እቆጣጠራለው እንደዛውም ደግሞ እንግዲህ መግዛት ያለብኝንም ነገር ሳልገዛ አልቀርም ማለት ነው። ስለዚህ በአጠቃላይ ይሄንን ነገር አደርጋለው ብዙ ጊዜም ይሄንን በማረጌ በቃላት ተጠቅሜ አውቀዋለው ማለት ነው። ስለዚህ በአጠቃላይ ወጪዎቻችን እንደዛውም ደሞ ነገሮቻችንን ለመቆጣጠር ለመቆጣጠር እንግዲህ ማድረግ ያለብን ነገር ቢኖር። እንግዲህ ይህንን በደንብ አስበንበት ያው መግዛት ያለብን ነገር በደንብ ፅፈን እንደዛ ደግሞ ያው ያን ነገር ማረግ ያለብን ስለዚህ ያው አሁን ደግሞ ስለ ገበያ መሄድ። ካነሳን አይቀር ሁሌ ወደ ገበያ መሄድ አስፈላጊ አይደለም። ወይ ደግሞ ግዴታ አይደለም ምክንያቱም እንዴት ነው? አሁን ቤታችን ሆነን እንደዚህ ብየ ነበረ። እንደዚህ ትዕዛዞችን ማስቀመጥ እንችላለን። መግዛት የምንፈልገውን እቃ እዛ ላይ አይተን ከዛ ያ እቃ እንግዲህ በጣም ካስፈለገን እና ወሳኝ ሁና ነው ካገኘነው የግድ እዛ የገበያ ቦታ መሄድ አይጠበቅብንም። ምክንያቱም እዚህ ቁጭ ብለን እዚሁ በአቅራቢያችን በአቅራቢያችን ማግኘት በምን

እሺ አሁን ደግሞ በመስመር ላይ ሙዚቃ ትሰማለህ? ሚል ጥያቄ መጥቷል። እንግዲህ መስመር ላይ ሙዚቃ መስማት ያው ብዙ ጊዜ አይመከረም። ምክንያቱም መስመር ላይ ይሄ ለምሳሌ የመኪና ወይም አስፋልት ዳር ሆነን ሙዚቃ ምንሰማ ከሆነ አንዳንዴ ያው ለአደጋ ልንጋለጥ ስለምንችል። እንደኔ እንደኔ ያው መስመር ላይ ብዙ ጊዜ አልሰማም ወይ ደግሞ ውዝቅ አላዳምጥም ማለት ነው። ምክንያቱም እነዚህ አይነት ችግሮች ሊያጋጥሙ ስለሚችሉ አደጋዎች። እንዳይደርሱብን ጥያቄ ስ ጥንቃቄ ስለማደረግ ሁሌም የምሰማው ወይ ስቀመጥ ወይ ደግሞ መኪና ውስጥ ከሆንኩኝ ያው እሰማለሁ። መኪና ውስጥ ሆኜ ለምሳሌ ምጓዝ ከሆነ በእግሬን ምጓዝ ከሆነ ግን በብዛት አልሰማም። ግን እነዚህ ሰፈር ውስጥ ከሆነ ለምሳሌ ሰው እንጂ ሌላ መኪና ምናምን ማይበዛበት አይነት ሰፈር ውስጥ ምኖር ከሆነ በብዛት ያንን ነገር አደርጋለሁ ወይ ደግሞ ሙዚቃን አዳምጣለሁ ማለት ነው። ግን ዋናው መንገድ ላይ ስወጣ ለምሳሌ እስፋልት ዳር ስሄድ እነዛን ደግሞ አንዳንድ ነገሮችን ሳደርግ ለምሳሌ እንደዚህ እየነዳሁ ከሆነ በጆሮዬ አልሰማም አንዳንዴ ምክንያቱም ምንድነው ትኩረታችንን ይስብና ያው አንዳንዴ ምናደርገውን ነገር ልንስት እንችላለን። ስለዚህ ጥንቃቄ ለማድረግ ያክል እኔ ብዙ ጊዜ መስመር ላይ እየሄድኩኝ ሙዚቃ አልሰማማ ማለት ነው በአጠቃላይ ይሄንን አላደርግም። እና ደግሞ ተገቢም አይደለም ብዬ አላስ አስባለሁ ማለት ይሄ መንገድ ላይ ስንሰማ ሙዚቃ እየሰማን ምንሄድ ከሆነ እንግዲህ ብዙ አይነት ችግሮች ሊያጋጥሙን ስለሚችሉ ስለዚህ አስፈላጊ ሆኖ አይታየኝም ማለት ነው። በአጠቃላይ ስለዚህ እኔ ያው ሙዚቃ ምሰማው እንዴት ነው ስቀመጥ ወይ ደግሞ እንደዚህ መኪና ውስጥ ከሆንኩኝ ያው መስመር ላይ ሆኜ ያው እየተጓዝኩኝ በመኪና እሰማለሁኝ ያው ሹፌሩ ስላልሆንኩኝ ችግር የለብኝም። ግን በራሴ አሁን ለምሳሌ ያን መኪና እኔ ይዤ ከሆነና በጣም እኔ ምነዳ ከሆነ እንደዛም ደግሞ መንገድ ላይ እኔ በእግሬ እየሄድኩኝ ከሆነ ያንን አላደርግም ብዙ ጊዜ አልተገብረውም ማለት ነው። ያው ሙዚቃ መስማት ጥሩ ጥሩ እና በጣም ደሰ የሚል ነገር ነው። በተለይ ራሳችንን ምናዝናናበት እንደዛም ደግሞ ራሳችንን እንግዲህ በደንብ ያው እንደዚህ የምናነጻበት ነገር ቢኖር ወይ ደግሞ እየታነጽ ምንታነጽበት ነገር ቢኖር ሙዚቃ መስማት ስለሆነ ያው ሙዚቃ መስማት በጣም ሚያስደስት እና በጣም ደስ የሚል ነገር ነው። ያንን ነገር አይደለም ብዛት ይሄንን ለማድረግ ብዙ ጊዜም ያው ፍቃደኛ አልሆንም። ምክንያቱም ይሄ ትንሽ ትንሽ ሚያስቸግር እንደዚያውም ደግሞ የሚከብድ አይነት ነገር ስለሆነ ያው በአጠቃላይ ይሄንን አላደርግም ማለት ነው። ስለዚህ በብዛት ያው እኔ የማደርገው ነገር ቢኖር ምንድነው? በብዛት መስመር ላይ ሆኜ ሳይሆን ስቀመጥ ብዙ ጊዜ ሙዚቃን እሰማለሁ። እንደዛም ደግሞ ሰፈር ውስጥ ስሄድ ለምሳሌ መኪና ከለሌ ሰፈር መንገዱ ላይ በብዛት ኪን እጠቀማለሁ ወይ ደግሞ ሙዚቃን ይሰማለሁ ማለት ነው። ግን መንገዱ ላይ እየሄድኩኝ እንደዚህ የሚሰማህ ነገር ካለ ለምሳሌ መኪና ካለ ወይ ደግሞ ለአደጋ ሚያሰጋ አይነት ሁኔታ ላይ ከሆንኩኝ ያንን አላደርግም ወይ ደግሞ ያንን አልሰማም ማለት ነው። በአጠቃላይ ስለዚህ ያው እንግዲህ እስከዛሬ ከማደርጋቸው ነገሮች ወይም ደግሞ ከምሰራቸው ነገሮች መካከል አንዱ ሙዚቃን በጣም እሰማለሁ። በጣም አዳምጣለሁ ራሴንም በጣም እንግዲህ የምታነፅበት እንደዛው ደግሞ በጣም ራስን ማዝናናበት አይነት ነገር ቢኖር እንግዲህ ሙዚቃ መስማት ስለሆነ ያው ስሰማ ጥንቃቄ ማድረግ ደግሞ ግድ ይላል ማለት ነው። ጥንቃቄ ሳናደርግ እንግዲህ ያው ራሳችንን አደጋ ላይ ልንጥል ስለምንችል የግድ በጥንቃቄ መስማት መቻል አለብን ማለት ነው። እና ሁሌም ያን አደርጋለሁ። ስለዚህ እኔም ስጓዝ እንደዛም ደግሞ እንግዲህ ያው መንገድ ላይ ስጓዝ እንደዛ ስቀመጥ እንደዛም ደግሞ ለምሳሌ አንዳንድ ያው ቦታዎች ሲሄድ ጸጥ ያለ ቦታ ሄጄ ከዛ ያንን አደርጋለሁ ማለት ነው። በአጠቃላይ ራሴን አዝናናለሁ ማለት ነው። በአጠቃላይ ስለዚህ እንግዲህ ሁሉም ሰው ይሄንን አውቆ ያንን እንግዲህ የግድ ራሱን ለማዝናናት ወይ ደግሞ ራሱን ፈታ ለማድረግ ሙዚቃን ማዳመጥ ያው ግዴታ ባይሆንም እንግዲህ አስፈላጊ ነው። ሙዚቃ እንግዲህ በጣም ጥሩ ጥሩ መልእክቶች አሉ ሙዚቃወችን ምንሰማ ከሆነ እንደዛም ደግሞ በጣም አሪፍ እና ደሳስ የሚሉ ነገሮች ስላሉት በጣም ማዳመጥ እና ራሳችንን ብናፅናናበት አሪፍ ነው ብዬ አስባለሁ ማለት ነው። በአጠቃላይ ስለዚህ ሙዚቃ እንግዲህ በጣም ደስ የሚልና በጣም ራሳችንን እንድናዝናና ከሚያግዙን ወይ ደግሞ ከሚረዱን ነገሮች መካከል አንዱ ነው ማለት ነው። በአጠቃላይ ስለዚህ ሙዚቃ እንግዲህ በጣም እኔንም ጭምር ያው ብዙ ጊዜ ከምዝናናበትም እንደዛም ደግሞ ራሴን በጣም ፈታ ማድረግበት ነገር ቢኖር ሙዚቃ ስለዚህ ሙዚቃን በጣም እሰማለሁ። እንደዛው ደሞ በጣም አዳምጣለሁ ማለት ነው። ስለዚህ ሙዚቃ በጣም ምወደው እንደዛም ደሞ በጣም ሚመቸኝ ነው። ስለዚህ በአጠቃላይ በመስመር ላይ ሙዚቃ ትሰማለህ? ለሚለው እኔ ሙዚቃ አልሰማም እላለሁ ማለት ነው። አመሰግናለሁ

እሺ አሁን ደግሞ ቀርከሃ በአካባቢው ያድጋል የሚል ጥያቄ መጥቷል። እንግዲህ ቀርከሃ በአካባቢያችን ብዙ ጊዜ ያድጋል እንደዛ እንደምሆ እንግዲህ በአካባቢያችን ከሚያደጉ እና በጣም እኛም ለብዙ ወይ ደግሞ ለተለያዩ አይነት እንግዲህ ነገሮችን ከምንጠቀምባቸው የእንጨት ዝርያ መካከል ቀርከሃ አንዱ ነው። እንግዲህ ቤት ለመስራት እንደዚህ ጣውላን አውጥቶ ከዛ በጣውላ ደግሞ በር ተለያዩ አይነት የቤት መሳሪያችን መቀመጫዎችን እንደዚህ ደግሞ ወንበሮችን ያው ለመስራት ብዙ ብዙ ጊዜ ከምንጠቀምባቸው የቀርከሃ አይነት አንዱ ነው ማነው ስለዚህ በአካባቢያችን እንግዲህ ቀርከሃ በጣም ያድጋል እንደዛም ደግሞ አየሩና አፈሩን ራሱ በጣም የሚመቹና በጣም ምቹ የሆነ ነው ማንም ለቀርካህ ስለዚህ ቀርከሃ በጣም ያድጋል እነዛም ደግሞ በአካባቢያችን ከምታወቁና በጣም እንደዚህ በደንብ በተመቻቸው ሁኔታ ከሚያድጉ የ እንግዲህ የእንጨት ዝርያዎች መካከል አንዱ ቀርከሃ ነው ማለት ነው። ስለዚህ ያው ቀርከሃ በጣም ጥቅም አለው። እንደዛ እንደምን ያው አድጎ በጣም ትልቅ እንጨት ሲሆን ጥላ ይሆናል በጣም ጥላ ይሆናል ከስር ሆነን እንግዲህ እኛም ሰዎች ለተወያየ ጊዜ ለምሳሌ በገጠር የለመዱ እንዴት ነው? እንደዚህ ሽምግልና ስቀመጥ እንደዛ እንደውም ተለያዩ አይነት ነገሮች እዚህ ያደረጉ ሰዎች ያው ቀርከሃን እመርጣለሁ እዛ ስር ቁጭ ብሎ እንግዲህ ያው ወያይ ያሉ እነዚህ ብዙ አይነት ላይ በቤታቸው ውስጥ የሚያስፈልጋቸውን አይነት ወሳኔዎችን የሚወስኑበት አይነት አጋጣሚ ይበዛል ማለት ነው። ስለዚህ ይሄንን ይጠቀሙና በጣም እዚህ ያን ነገር እያደረጉ እቆያለሁ ማን በአጠቃላይ ስለዚህ ቀርከሃ በጣም ይሄ በጣም ወሳኝ እና በጣም አሪፍ ነገር ነው። እንደዛዉም ደግሞ በጣም ብዙ ነገሮችን የምናደርግ እንደዛው ንጉህ ያው ብዙ አስፈላጊ የሚባሉትን ነገሮችን እንግዲህ የምንሰራባቸው እንግዲህ የነገሮች መካከል የምንሰራባቸው ነገሮች መካከል እኔ ቀርከሃ አንዱ ነው። እንዴ ቀርከሃ በጣም በውሀማው አይነት አያ ሁኔታ ያላችሁ አካባቢዎች ላይ በብዛት ያደርጋል አንዳንድ ደግሞ ያው እነዚህ ደጋማ የሚሆኑ ቦታዎች ላይ ያለምንም አይነት ችግር የሚያድጉበት አይነት አጋጣሚ አለ። ማለት ነው ስለዚህ በአጠቃላይ ይሄ ነገር የተለመደና በጣም የምታወቅ አይነት ነገር ነው። ማን በአጠቃላይ ስለዚህ እንግዲህ ቀርከሃ በጣም ወሳኝ እንደዛም ደግሞ በጣም ከሚጠቅመው እና በጣም አስፈላጊ ከሆኑት የእንጨት አይነት መካከል ውስጥ አንዱ ነው። ስለዚህ ቀርከሃን እንዳለ በጣም ከሚያደርግና በጣም ጥሩ ከሚያደርጉ ነገሮች መካከል አንዱ እንግዲህ በጣም ያው እነዚህ ግንዶቹ በጣም ያድጋሉ እንደዛም ደግሞ እንግዲህ ዋናው ግንዱና እነዛ ደግሞ እዛ ላይ ሚወጡ ቅርንጫፎች ምናምን ለብዙ አይነት ጥቅሞች አሉ። ለምሳሌ ማርን እንግዲህ የሚያመርቱ ሰዎች በብዛት እዛ ላይ ቀፎን ይሰቅሉና በብዛት ከዛም ያው ማራቸውን በየሶስት ወሩ እንግዲህ እየቆረጡ እየሸጡ እንደዛም ደግሞ በራሳቸውም እየበሉ የሚጠቀሙበት አይነት ሁኔታ አለ ማለት ነው። ስለዚህ ለኢንሳቶችም እንደዛው እንደዚህ በሬን ሚያደልቡ የገበሬ ገበሬ የገበሬዎች በብዛት እዛ ስር በሬያቸውን ያው ያስሩና እዛ የሚያስፈልገውን ውሃንና ምግብን እየሰጧቸው ከዛ በሬያቻቸውን ምን ያደርጋሉ ማለት ነው? ያደልባሉ ይሄ በጣም የተሰመነና በጣም አሪፍ ነገር ነው። አጠቃላይ ይሄ በጣም ይሄ ወሳኝ ነገር ነው። አጠቃላይ ስለዚህ እኔም ያው ይሄንን ነገር ታሳቢ አድርጌ በብዛት እንግዲህ ይሄንን ስራ ለመስራት ወይ ደግሞ የኔን ነገር ለማድረግ በጣም ትንሳሽነት ያው አለኝ ማለት ነው። ምክንያቱም ቀርከሃ በጣም ምቹ ስለሆነ የትኛውንም ስራ ለመስራት ለምሳሌ እንደዚህ በሬን ለማደለብ እንደዚህ ፍየሎችን እንደያሉ ለምሳሌ በጋ ወቅት ላይ ለማንከባከብ ምቹ ስለሆነ እንግዲህ ቀርከሃ አስረናቸው እዛ ያው እንክብካቤ የሚያስፈልጋቸውን እንክብካቤ እየሰጠናቸው በደንብ ከዛ አሪፍ አሪፍ የሚባለውን ጥቂት ልናገኝ እንችላለን። ማን በአጠቃላይ ስለዚህ ቀርከሃ በጣም ወሳኝ ስለሆነ ያው በእኛ አካባቢ ደግሞ በጣም ይሆናል በጣም ያድጋል ማለት ነው። ስለዚህ ትልቅ እና በጣም ግዙፍ እንጨት እስከመሆን ድረስ ማለት ነው። ትንሽ የሚያሰጋው መቼ ነው? ክረምት ላይ እንደዛም ደግሞ ንፋስ ሲበዛ ንፋስ አውሎ ንፋስ የተቀላቀለው አይነት ዝናብ ሲመጣ ያው እንደዚህ ቅርንጫፎቹ ብዙ ጊዜ ይሰነጠቁና ይወድቃሉ ከዛ ብዙ ጊዜ የጉዳቶችን የሚያደርሱበት ነገር አጋጣሚ ይመጣል። እና ስለዚህ ለዛ ለዛ ነው እንጂ ያው እንደዚህ መቋቋም አንችልም። በጣም ትልቅ እና በጣም እዛ ግዙፍ እንጨት ስለሚሆን ያንን ነገር መቋቋም ወይ ደግሞ ያንን ነገር አቋቁሞ እንግዲህ መቀጠል ስለማይችል ያንን ትንሽ ስጋት አለው። ስለዚህ እንደዚህ አይነት የአየር ሁኔታ ሲኖር ሁሉም ሰው ከዛ ራሱንም ከዛ እሳቶቹንም ማራቅ ግድ ይላል። ማን በአጠቃላይ ስለዚህ ይሄን ውይይታችንን ለመቀረጽ ያክል ቀርከሃ በአካባቢዎ ያድጋል ወይ ለሚለው ጥያቄ አዎ ቀርክሃ ባካባቢያችን ያድጋል እላለሁ አመሰግናለሁ

እሺ አሁን ደግሞ ዋይፋይ ትጠቀማለህ የምል ጥያቄ መጥቷል። እንግዲህ የኛውም ጥያቄ ጠም የሰማኝ ነው። በጣም ያው ዙሪያም ላይ በደንብ ሀሳቤን እንሰጥና አንድ ነው ወይ? ስለሚያግዘኝ ያው በጣም አሪፍ ጥያቄ ነው ብዬ አስባለሁኝ። ስለዚህ እኔ ዋይፋይ እጠቀማል ግን ሁሌ አይደለም። ዋይፋይ የሚጠቀመው አልፎ አልፎ ነው። በብዛት አልጠቀምም። ምክንያቱም ደግሞ ያው ዋይፋይ በብዛት እኔ ያለሁበት ቦታ ላይ ላይ ሳይለኝ ወይ ደግሞ በግሌ ሳይለኝ ነው። ብዙ ጊዜ የሞባይል ዳታ እና የደሞጠ ቅልም የገዛ ነው የሚጠቃው ማነው? ግን በአካባቢ ያው በብዛት ስለለ ነው እንጂ ዋይፋይ በጣም እጠቀማለሁ። ለምሳሌ ተማሪ በነበርኩት ጊዜ ተማሪ እያለሁ በብዛት ይሄን ነገር እጠቀም ነበር ማነው? አሁን አሁን ላይ ያው ያን ያክል የዋይፋይ ተጠቃሚ አይደለም ምናምን ነው። ስለዚህ የዋይፋይ እንግዲህ በጣም ወሳኝ እና በጣም ያው አሪፍ ነገር ነው። በጣም የሚያስፈልግና ሁሉም ሰው እንግዲህ ሊኖረው ወይ ደግሞ ቢጠቀሙ አሪፍ ነው። ምክንያቱም ያው ሁሌም የተገደበ ስላልሆነ ነው። እንግዲህ በፈለግነው ልክ እንደፈለግነው መጠቀም ጋር ልንችላቸው የኢንተርኔት እንግዲህ ሰጪዎቹ ነገር መካከል አንዱ ዋይፋይ ስለሆነ ነው። እኔ ግን እንደ አጋጣሚ ሆኖ ዋይፋይ እንግዲህ ያው አንደኛ ቤት የለም። እኔ የምኖርበት ቤት ላይ ዋይፋይ ስለሌለ እንደዛው ደግሞ እዛ ለምሳሌ አንዳንድ ቦታዎች ላይ ለምሳሌ ካፊቴሪያ እና እዛ እንደዚህ አንዳንድ አንድ ተውተሎች እና ተለያዩ አይነት ተቋሞች ደግሞ የራሳችሁን ዋይፋይ ኣላቸው ግን እንደዚህ አይነት ዋይፋይ የነሱን ደግሞ ለመጠቀም ደግሞ ያው ሁሌ እዛ መሄድ ያስፈልጋል። እንደዛም ደግሞ ሁሌ የሆነ ነገር ወይ ብር ከፍለን የሆነ ነገር ስትጠቅመን መሆን አለበት። እንጂ እንደዚህ በነፃ መጠቀም ስለማይቻል እሱም ለመጠቀም ምቹ ስላልሆነ ብዙ ጊዜ አይደለም። ግን ባገኘው እጋጣሚው ዋይፋይን እጠቀማለሁ ለማለት ነው። ያው ሁሌም ባገኘውት አጋጣሚ እንግዲህ ዋይፋይ መጠቀምን በጣም አዘውትር አላዘውትርም ግን ያው አጋጣሚ ሳገኝ እጠቀማሉ ነው ለማለት ነው። ስለዚህ ይሄ በጣም አስፈላጊ እና በጣም ደስ የሚል ነገር መካከል አንዱ እሱ ነው። ሌላው ደግሞ እንግዲህ ዋይፋይ ያው በእኛ ሀገር ላይ ያው ትንሽ ውድ ቢሆንም ያደጉትና በተለያየ የሆነ ተገራት ላይ እንግዲህ በጣም የህዝብ ዋይፋይ በየቦታው አለ። ከዛ ሁሉም ሰው እንግዲህ ሰው ልጠቀም ላይጠቀም ይችላል። ለምሳሌ ገበያ በጣም ከፍተኛ ወይ ደግሞ በጣም ከፍተኛ ገበያ ያላቸው ሰዎች ያው በራሳቸው ነው። የምትጠቀሙት በብዛት ያንን የህዝብ ዋይፋይ ብዙ ጊዜ ሰው አይጠቅምም ማለት ነው። ግን በእኛ ሀገር ላይ ያው እንደዚህ ነጠቃገር ቢኖር ያው ሰው ይጠቀማል። እኛም እኔም ራሴ ባገኝና እንደዚህ አይነት አጋጣሚ ብኖር እኔን ለመጠቀም ወይ ደግሞ የግድ ያንን ነገር ለመጠቀም ይገደዳል ወይ ማን ነው? በአጠቃላይ ስለዚህ እንግዲህ ካሉት አጋጣሚዎች ወይ ደግሞ ባገኘው አጋጣሚ ሁሌም ይሄንን ነገር ለማድረግ ያው ይገደላሉ ማለት ነው። ስለዚህ ይሄንን ለማድረጉ ወይ ደግሞ ያንን ለማከናወን ደግሞ የግድ ምን ያስፈልገኛል ማለት ነው። የግድ ያው እዛ ቦታ ላይ መኖር ግድ ይላል። ወይ ደግሞ ዋይፋው የሚሰራበት አይነት ቦታ ላይ የሚኖር ግድል አለ። እንደዛ ካልሆነ ያው ሁሌም በየቦታው እየደነ ውጪ ላይ እየተቀመጠ የምንጠቀም ከሆነ አይሆንም። ባይሆን እንደዚህ ቤታችን ውስጥ ቁጭ ብለን መጠቀም በምንችልበት የምንችልበት አይነት ነው ቢፈጠር እና ያንን አጋጣሚ ተጠቅመን እኛ ደግሞ መጠቀም እንጂ አለን በአጠቃላይ እንግዲህ ዋይፋይ ያው ጥሩ ነው። በተለይ እነዚህ ማህበራዊ ሚዲያን የሚያዘወትሩና እነዚህ እዛ ላይ ብዙ ስራዎችን የሚሰሩ ሰዎች የግድ ይሄንን ዋይፋይን ብትጠቀሙና በጣም ያንን ነገር ቢያደርጉ አሪፍ ነው። ወይ ደግሞ የራሳቸው የሆነ ዋይፋይ ቢኖራቸው አሪፍ ነው ብዬ አስባለሁ። ምክንያቱም እንግዲህ ዋይፋይ ያን ያክል አስፈላጊ እና በጣም ወሳኝ ነገር ስለሆነ የማነው ስለዚህ ሁሌም ይሄንን ማድረግ ወይ ደግሞ ያንን መጠቀም መቻል አለብን ማለት ነው። የግድ ሊኖረን ይገባል ከምላችሁ ነገሮች መካከል አንዱ ዋይፋይ ስለሆነ ዋይፋይ ሁሌም መጠቀም አለብን። እንደዛም ደግሞ ሁሌም መገልገል ነገር ስለሆነ ምንም በአጠቃላይ ስለዚህ እኔ አሁን ለጊዜው ዋይፍይ አይደለም እየተጠቀምኩ ያለሁት። ያው ዋይፋይ ሳይሆን የምጠቀመው በብዛት እንግዲህ ምንድነው ማለት ነው? የስልኬ ወይ ደግሞ ስልኬ ላይ ደታ እጭንና ከዛ እሱን ነው የምጠቀመው ማነው? በአጠቃላይ ስለዚህ ያው ይሄንን የማደርግበት ዋናው ምክንያት እንግዲህ ያው ሁሌ አሁን ዋይፋይ እንደዚህ ቻርጅ ሊጨርስብን ይችላል እንደዛም ደግሞ አንዳንዴ ላይሰራ ይችላል። ያንን ደግሞ ያው ይዘንም ለመጓዝም ያስቸግራል። ያው ስለዚህ ያው ስልካችን ላይ ከዛ ጥቂት ሎንገስትን ከዛ ወጪው አንድ ነው። ያው የአመትም ከሆነ የወርም የሳምንትም ከሆነ የምሞላው አንድነት ስለሆነ የግድ ይሄኛውን በጠቅም ግዴታ አይደለም ማለት ነው። ስለዚህ በደንብ የመሰላችሁን አይነት ኔትወርክ መርጠር እዛ ላይ ፓኬጅ ገስተን ደግሞ እንደዚህ ጥቅል ገዝተን መጠቀም እንችላለን። በአጠቃላይ ውይይታችንን ለመጨረስ ያክል ዋይፋይ ተጠቀማለሁ ወይ ለምን ጥያቄ አሁን እኔ ዋይፋይ እጠቀማለሁ። ግን ሁሌ አይደለም እላለሁኝ ስለጥያቄ አመሰግናለሁ።

እሺ አሁን ደግሞ በስራ ቦታ ጓደኛ አለ የምል ጥያቄ መጥቷል እንግዲህ ስለዚህ ጥያቄ በጣም አመሰግናለሁ። አዎ በስራ ቦታ ጓደኛ አለኝ ምክንያቱም ያው ሁሉም ቦታ ሰው ስለሚያስፈልገን የግድ የራሳችን የሆኑ ጓደኞችን ልኖረንና ወይ ደግሞ ልንይዛቸው ይገባል ማለት ነው። ምክንያቱም ያው ጓደኛ በጣም አስፈላጊ እና በጣም ወሳኝ ስለሆነ ማለት ነው። ስለዚህ እኔም ጎደኛ አለኝ ጓደኞቼም ደግሞ እንግዲህ በብዛት ያው አንድ ላይ ሚሳም የምንበላው እንደዛ አንድ ላይ ሻይ ቡና የምንለው እና በጣም አሪፍ ጊዜ አብረን ከምናሳልፋቸው መካከል ናቸው። ስለዚህ እንደዛውም ደግሞ ያው ስራ በዴብ ምንተጋገዝ አይነት ሰዎች ነን ስለዚህ እዛ ላይም በጣም ብዙ ግዜ ሚሳተፈው ነው በጣም ከሚያግዙን ከሚያረዱን ሰዎች መካከል ለአንዱ ናችው። ማለት ስለዚህ ጎደኞቼ በጣም ያው ስራን እንዲወድ እንደዛም ደሞ ስራ ቦታዬን ሁሌም እንዲናፍቀኝ ከሚያርጉት መካከል ናቸው። ስለዚህ በጣም ነው ምወዳቸው በጣም ነው ማከብራቸው። ያው ጓደኞቼ በብዛት እንግዲህ ስራ ቦታ ላይ ያው አንድ አይነት ስራ ከምንሰራ በተጨማሪ ሌላም አይነት ስራ ከምሰሩና ግን ደሞ አንድ አይነት ድርጊት ውስጥ የምንሰራ ከሆነ ያው እንገናኛለን። ከዛ ያንን አጋጣሚ ተጠቅሜ እኔ ብዙ ጊዜ ጓደኞችን አፍራለሁ ወይ ደሞ ጓደኞችን በጣም ብዙ ጊዜ እጠይቃችኋለሁ ወይ ደሞ እንገናኛለን ማለት ነው። በአጠቃላይ ስለዚህ ያው በስራ ቦታ ያው ጓደኞች አሉኝ ማለት ነው። በአጠቃላይ በጣም ብዙ ጓደኞች አሉኝ እኔም ጀምሬ ወይ ደሞ ከልጅነቴ ጀምሬ ያው ጓደኛ የትም ቦታ በሄድኩ ቁጥር ያው ጓደኛ ስለሚያስፈልገኝ ጓደኛ አወጣሉው ማለት ነው። ስለዚህ ጓደኛ የግድ ስለሚያስፈልገኝ እና በጣም ሊኖረኝ ስለሚገባህ ሁሌም ያው ያንን አደርጋለሁ ማለት ነው። ወይ ደሞ ጓደኛ እንዲኖረኝ አረጋለሁ ብዙ ግዜ ያንን ለማድረግ ደሞ ያው ምንገናኝበት እንደዛን ደግሞ አጋጣሚዎች ይኖራሉ። በአጠቃላይ ስለዚህ ያው ጓደኛ ስላለኝ ያው ደስ ይለኛል። ስራ ቦታ እንዲወድ እንደዛን ደሞ ስራውን እንዳናፍቀኝ እንደዛን ደሞ በአግባቡ አካባቢው እንዲመቸኝ እንደዛን ደግሞ ብቸኝነት እንዳይሰማኝ እንዳይደብረኝ ከሚያደርጉ ነገሮች መካከል እና የመጀመሪያ ብዬ ከመጠቅሳቸው በጓደኝነት ወይ ደሞ በስራ ቦታ ጓደኛ ስላለኝ ነው ማለት ነው። ስለዚህ በጣም ስራ ላይ ደስተኛ እንዲሆን እንደዛ ደሞ ስራዬን በአግባቡ እንድሰራ ከማያርጉኝ መካከል ራሱ አንዱ ጓደኛ ስላለኝ ነው። ስለዚህ በጓደኞቼ ያው የሁሉም ቦታ ያው በጓደኞች መከበብ ጥሩ ነው። እዚህ ጋ ግን ማንሳት የምፈልገው እንዴት ነው? ጓደኛ ማብዛት ጥሩ አደለም ማብዛት አሁን ለምሳሌ ከአንድ አራት ሶስት ሰው በላይ ከሆነ ያው በተለይ አሁን ለምሳሌ መጠጥ ሚጠጡ ሰዎች ሊኖሩ ይችላሉ። እንደዛ የተላሉ የተለያዩ አይነት ነገሮች ያላችው ሰዎች ስላሉ ምንድነው ማለት ነው? እሄ ጓደኛ ሲበዛ የተለያየ ብዙ አይነት ጣጣን ይዞብን ይመጣል። ስለዚህ አንዱን መርጠን በጣም ጥሩ ነው ምንለውና ሰው መርጠን እንግዲህ እንደ ጓደኛ መያዙ የተሻለ ነው ብዬ አስባለሁ። እኔ ማለት እሱ በጣም ምርጡ እና በጣም አሪፍ ነገር ነው። ብዬ ነው ማስበው እሄንን ስናርግ እንግዲህ ያው ሁሌም የግድ ስለሚያስፈልግና በጣም ወሳኝ ስለሆነ ያው ጓደኛህን በደንብ መያዝ እንደዛን ደሞ ስንይዝ ደሞ መርጠን ምንለውን አይነት ጓደኛ መርጠን መያዝ መቻል አለብን ብዬ አስባለሁ። ጓደኛን መምረጥ ወይ ደሞ ጓደኛን መያዝ መቻል እንግዲህ በጣም ወሳኝ እና በጣም አስፈላጊ ስለሆነ ሁሉም ሰው ያንን ማድረግ መቻል አለበት ማለት ነው። ስለዚህ ጓደኛ እንግዲህ በጣም ከሚጠቅሙና በጣም ከሚያስፈልጉ ነገሮች መካከል አንዱን መውሰድ እንደዚህ ያው ጓደኛ መያዝ ላይ ወይ ደሞ ጓደኛ መያዝ ላይ በጣም ጎበዝ መሆን አለብን። ወይ ደሞ ምርጫችን ላይ በጣም ጎበዝ መሆን አለብን። በአጠቃላይ ምክንያቱም አሪፍ ጓደኛን መርጠን መያዝ አለብን። ምክንያቱም አንዳንድ ሰዎች እንግዲህ ጓደኛ ብለን ይዘናቸው ያው ሊያበላሹ ስለሚችሉ ስለዚህ በጣም እንደዚህ መጥፎ ባህሪ ያላቸውን ሰዎች ያው መቅረብ የለብንም። ወይ ደሞ እንደ ጓደኛችን መያዝ የለብንም። አንድ አይነት ስራ ብንሰራም ያው ከሰላም ከሰላም ከመለዋወጥ ባሻገር ሌላ ነገር ውስጥ መግባት የለብንም። ከእንደዚህ አይነት ሰዎች ስለዚህ አንድን ሰው በስራ ቦታ ጓደኛችንን ብለን ከመያዝ በፊት ስለ ሰውየው በደብ ማጥናት አለብን። ሰውየውን ማወቅ አለብን። ድርጊቱን ማወቅ አለብን። ሆነታውን እያንዳንዱን ነገር ብደንብ ማወቅ አለብን። እነዚህ ካላወቅን እንግዲህ በጣም ያው አደጋ ውስጥ ለትል ሊጥሉን ስለሚችሉ እንደዚህ አይነት ጥንቃቄዎችን ማድረግ የግድ አስፈላጊ ነው። ብዬ አስባለሁ ብዬ አስባለሁኝ። በአጠቃላይ ስለዚህ በስራ ቦታ ጓደኛ ያው አለኝ ጓደኛ ሲይዝ ደሞ እኔ በጣም ጥንቃቄው በተሞላበት አይነት ሁኔታ ነው ዝም ብዬ አልይዝም። ጓደኛ አ ስይዝ በጣም ጥንቃቄ አደርጋሉ። እንደዛም ደግሞ በጣም አሪፍ በሆነ ሁኔታ እይዛለሁ ማለት ነው። ምክንያቱም ዝም ብዬ ያገኘሁትን ሰው ጓደኛ አላርግም። ከእኔ ጋራ ሚስማማ እንደዛ መንፈሱን ሚስማማ እንደዛም ሁኔታ ሁሉ ነገሩ ሚመቸኝ አይነት ሰው ይዤ ወይ ደግሞ መርጬ ጓደኛ አደርጋሉ ማለት ነው። ስለዚህ እንደዚህ በማድረጌ በጣም ብዙ ጊዜ እንግዲህ ያው ረድቶኛል ነው። ስለዚህ በአጠቃላይ በስራ ቦታ ጓደኛ አለህ ወይ ለሚል ጥያቄ? አዎ ጓደኛ አለኝ። በጣም ደስ የሚሉ ጓደኞች አሉኝ እላለሁ አመሰግናለሁ

እሺ አሁን ደግሞ አስተያየት መቀበል ትወዳለህ? የሚል ጥያቄ መጥቷል። እንግዲህ ስለዚህም ጥያቄ በጣም አመሰግናለሁ እንግዲህ አዎ እኔ አስተያየት መቀበል እወዳለሁ። ምክንያቱም አስተያየት እንግዲህ በጣም ወሳኝ እና በጣም አስፈላጊ ነገር ነው። ምክንያቱም በስራችን ላይ ችግር ካለ እንደዛ ደግሞ መስተካከል ነገር መስተካከል ያለበት ነገር ካለህ የምናውቅበት መንገድ ቢኖር በአስተያየት በኩል ነው። ወይ ደግሞ ሰዎች አስተያየት ሲሰጡን ስለሆነ ስለዚህ ሁሌም ከሰዎች አስተያየት መቀበል መቻል አለብን። ደግሞ ለስተያየት ራሳችንን መስጠት መቻል አለብን። ወይ ደሞ ፈቃደኛ መሆን አለብን። አስተያየት መቀበል እንደዚህ ካላደረግን ይሄ ያው መስተካከል አለብን። ወይ ደሞ ማሻሻያ የሚሹ ነገሮች በህይወታችን ውስጥ ወዲያው በስራያችን ላይ ማስተከካያ የሚሹ ነገሮችን ያው ሳንለይ ዝም ብለን እንቀጥል ከሆነ አንዳንዴ ያንን ነገር ሳናስተካክል ወይ ደግሞ ሳናሻሽል ቆይተን ህይወታችን አደጋ ላይ ልወድቅ ስለምችል ነው። አጠቃላይ ስለዚህ ሁሉም ሰው ምን ማድረግ አለበት ማለት ነው። በአጠቃላይ ያው አስተያየት መቀበል መቻል አለበት። እንደዛ ደሞ ራሱን በዛው ልክ ማዘጋጀት መቻል አለበት ማለት ነው። በአጠቃላይ ስለዚህ ሁሌም ያው አስተያየት መቀበል ወሳኝ እና በጣም እኔ ከሚመክሩ እንደዛውም ደግሞ በራሴ እምወደው እና ሌላም ሰው ያው ቢያደርግ ብዬ ከሚያስበው ነገር መካከል አንዱ ምንድነው አስተያየት መቀበል ነው። አስተያየት መቀበል ነው። የምትችለው በጣም ወሳይ ነገር ነው። በጣም የሚጠቅም እና በጣም ደስ የምል ነገር መካከል ስለሆነ ሁሉም ሰው ያንን ማድረግ መቻል አለብት ብዬ አስባለሁኝ። እንግዲህ ያው አስተያየት መቀበል ራሳችንን የምንገመግምበት እንደብዛው ደግሞ ክፍተቶች ካሉ እንደዚህ ጉድለቶችም ካሉ ያን እነኚህን ጉዳዮችን የምንሞላበት እንደዚህም ደግሞ ክፍተቶችን የምንሞላበት እንደዚህ ስህተቶች አሉ የምናርምበት አይነት መንገድ ስለሆነ ያንን ክፍተቶቻችንን ጉድለቶቻችንን እንደዛም ደግሞ ስህተቶቻችንን የሚያሳዩን መስታወታችን እንደዚህ ስለሆኑ በጣም ወሳኝ እና በጣም ደስ የሚል ነገር ነው። ስለዚህ ሁሉም ሰው ያንን ማረግ መቻል አለበት ብዬ አስባለሁ። ያው ትኩረት ሰጥቶ እንግዲህ ማድረግ አለበት ማለት ነው። ስለዚህ የግድ ትኩረት ሰጥቶ ራሱን የሚያሻሽልበትን መንገድ መፈለግ መቻል አለበት ብዬ አስባለሁ። በአጠቃላይ ስለዚህ ያው ሁሉም ሰው መጀመሪያ እንደዛ ቢያደርግና በጣም ራሱን ቢያሻሽልበት አሪፍ ነው ብዬ አስባለሁ ማለት ነው። ስለዚህ ሁሉም ሁሌም እንግዲህ እኔም ያው ከምወደው እና በጣም ከምመርጠው ነገር መካከል አንዱ ይሄ ነው ማለት ነው። ስለዚህ ያው የግድ እኔ ይሄንን ማረግ እንዳለብኝ ይሰማኛል። ያው እረፍ ያው ሌላ ሰውም እንደዚህ አስተያየት መስጠት እፈልጋሉሁ። እንደዛም ደግሞ ሰውም ለኔ በምሰራቸው ወይ ደግሞ በማደርጋቸው ነገሮች ላይ አስተያየት እንዲሰጠኝ እንዲበረታታኝ አስተያየት እንግዲህ ያው እኔ ራሴን የምገመግምበት እና ራሴን የማየበት ስራዬን የማየበት ነገር ወይ ደግሞ ሰዎችን እንዴት የተመለከቱ እንደነገር እኔ የማቀርበውን ነገር እኔ የምሰራውን ነገር እንዴት እያዩ እንደሆነ የሚለይበት መንገድ ስለሆነ ያው ሁሌም ምን አረጋለሁ ማለት ነው። ስለዚህ ለአስተያየት ብቁ ወይ ደግሞ በጣም ዝግጁ ነኝ ሁሌ አስታያየት ለመቀበል በጣም ፍቃደኛ ነኝ ማለት ነው። ስለዚህ ሁሉም ሰው ያው ያን አስቦ ያው ፍቃደኛ ሆኖ አስተያየት መቀበል መቻል አለበት። ሰዎች አስተያየት ሲሰጡ ያው ሁሌም ያለምንም ማንገራገር ያንን አስተያየት ተቀብሎ ማስተካከል ያለበትን ነገር ማስተካከል ከዛ ደግሞ በደንብ እየሰራ ያለውን ደግሞ በተሻለ ሁኔታ ሰዎችንም እንደውም ከዚህ ይልቅ ሊያዝታቸው በመችለው እና ሊያራካቸው በመችለው መንገድ እንግዲህ ነገሩን ቢቀጥልበት አሪፍ ነው ብዬ አስባለሁኝ ማለት ነው። ስለዚህ ሁሌም እንግዲህ ሰዎች ይሄንን ቢያደርጉና በጣም ያንን ቢያከናውኑ አሪፍ ነው ብዬ አስባለሁ ማለት ነው። በአጠቃላይ ስለዚህ እኔ ያው ከድሮ ጀምሬ ይሄንን አደርጋለሁ ወይ ደግሞ ያንን በማድረግ በጣም እደሰታለሁ ማለት ነው። ስለዚህ ምን አደርጋለሁ ማለት ነው። ስለዚህ ሁሌም ሁሌም የማደርገው ነገር ምንድነው? ይሄንን አስተያየት እቀበላለሁ። ከዛ አስተያየቱን ተቀብዬ ከዛ በአስተያየቱ ደግሞ መሻሻል ያአለብኝን ከዛ እዛ ላይ ቆሜ ማረም ያለብኝን ነገር እያረምኩኝ ማስተካከል ያለብኝን ነገር እያስተካከልኩኝ ኑሮዬን እቀጥላለሁ። ደግሞ ስራዬን እቀጥላለሁ በዚህ እንግዲህ ሰዎችን በደንብ መያዝ እንደዚህ ደንበኛ መያዝ በጣም እችልበታለሁ ማለት ነው። ስለዚህ ሁሌም እያንዳንዱ ነገር ላይ እያንዳንዱ የምሰራው ነገር ላይ አስተያየት መቀበል በጣም ከሚያስደስተኝ እና በጣም ደስ ከሚለኝ ነገር መካከል አንዱ ነው ማለት ነው። ስለዚህ ሁሌም አስተያየት እቀበላለሁ እንደዛ ደግሞ በጣም የሚያደርገው ነገር ላይ በጣም ጥንቃቄ አድርጋለሁ ማለት ነው። ስለዚህ ይሄን ይመስላል። ስለዚህ ያው አስተያየት መቀበል ያው እንዳልኩት ያው ራሳችንን የምንገመግምበት ስለሆነ በጣም ወሳኝ ነገር ነው። ሁሌም ማድረግ አለብን ወይ ደግሞ ሁሌም ማካናወን አለብን። ብዬ ከማስበው ነገር አንዱ እሱ ስለሆነ ያው በደንብ ያንን ላይ ያ ነገር ላይ ትኩረት መስጠት ወይ ደግሞ ያ ነገር ላይ በጣም ትኩረት ሰጥተን መስራት አለብን ብዬ አስባለሁ። ምክንያቱም ይሄ በጣም ወሳኝ እና በጣም አስፈላጊ ነገር ስለሆነ ስለዚህ አስተያየት መቀበል መቻል አለብን። ስለዚህ እኔም ይሄንን በጣም ይሄን ያክል አስፈላጊ እንደሆነ እና እንደዚህ ጠቃሚ መሆኑን ስለማውቅ አስተያየትን ያን ያክል እቀበላለሁ ማለት ነው። ስለዚህ አስተያየት መቀበል ትወዳለህ? ለሚለው አዎ አስተያየት መቀበል በጣም እወደዋለሁ እላለሁ። በጣም አመሰግናለሁ ሰው ጥያቄ ጥያቄ በጣም ደስ ብሎኛል ስለሰጠሁት መሳቢያ

እሺ አሁን ደግሞ የምትወደው ጣፋጭ ምግብ ምንድነው? የሚል ጥያቄ መጥቷል እንግዲህ ይሄን በጣም ደስ የምል ጥያቄ ነው። እንግዲህ ከምወዳቸው ጣፋጭ ምግቦች እንግዲህ አንዱ ኬክ ነው። ያው ኬክ የማይወድ ሰው የለም ተስፋ ብዬ አደርጋለሁ። ግን አብዛኛው ሰው እንዴት ነው ይሄ የጤና ችግር ይፈጥርብኛል። እነዛ ደግሞ ሊያሳምም ይችላል። በጊዜ ሂደት ውስጥ የሆነ ችግር ሊያመጣብኝ ይችላል ብሎ አስቦ ብዙ ጊዜ አይጠቀምም። ወይ ደግሞ ኬክን ይፈራል ሰው መጠቀም ምናምን። እኔ ግን ያው እንቅስቃሴ ስለማደርግ እንደዛ ነው እግዚአብሔር ይመስገን በጣም በሙሉ ሙሉ በሚባለው ጤንነት ላይ ስለምገኝ ብዙ ጊዜ እመርጣለሁ። ያው ኬክ በጣም እወዳለሁ በጣም መመገብ በጣም ከማስባቸው እና ከምወዳቸው አይነት ነገሮች መካከል አንድ ነው። ስለዚህ ኬክ በጣም ደስ ይለኛል። ከዛ በጣም ብዙ ጊዜ እበላለሁ ወይም ብዙ ጊዜ እመገባለው ማለት ነው። ስለዚህ የምወደው ጣፋጭ ምግብ እንግዲህ እሱ ነው ማለት ነው። ሌላው እንትን አለ። አሁን ለምሳሌ ድሬደዋ ወይ ደግሞ ሀረር አከባቢ ላይ የምታውቁ ብዙ አይነት ምግቦች አሉ። ለምሳሌ ሙሸበቅ የምባል ያው እዛ ወደዛ አካባቢ ሄዶ የሚያውቅ ሰው ያቃል። ስለዚህ ሙሸበቅ በጣም ምጣፍጥና በጣም ማር የበዛበት እንደዛም ደግሞ ስኳር የበዛበት አይነት ምግብ ነው። እና አልፎ አልፎ ያንን ምግብም እጠቀማለሁ። አለው በብዛት ባይሆንም ያው ወደዛ አካባቢ ላይ ሲሄድ በብዛት ያንን ምግብ ይጠቀማሉ ማለት ነው። በአጠቃላይ ስለዚህ ይሄም ያው እኔ ከምወደውና በጣም እኔ ከምጠቀመው የምግብ አይነት መካከል አንዱ ነው ማለት ነው። ስለዚህ ሙሸበቅም በጣም ብዙ ጊዜ አዘውትሬ ባይሆንም ያው ባገኘሁት አጋጣሚ እና ወደዛ ከሄድኩኝ ከሚመገበውና ከምበላው ምግብ መካከል አንዱ ነው ማለነው። አጠቃላይ ስለዚህ መሸበክ በጣም ደስ የሚለና በጣም የምወደውን ምግብ ነው ማለት ነው። ስለዚህ እኔ ይሄንንም አድርጎ ወይ ደግሞ ይሄንን የማከናውነው ያው በአጠቃላይ ያው በብዛት በግሌ ያው ምንድነው ወድጄ ነው። ብዙ ጊዜ ያው ብር ስኖረኝ ራስ ላይ በጣም አተኩር እና በጣም መብላት ያለብኝ ምግብ እበላለሁ። ስለዚህ ኬክ ያው ሁሉን ቦታ እናገኛለን የትኛውም ከተማ ላይ ያው ኬክ አለ። ስለዚህ የትም ቦታ ብንሄድ እናገኛለን ያው በሆነ አጋጣሚ ያው ኬክ መብላታችን አይቀርም። ሰው ለምሳሌ እነዚህ አይነት የልደት ቀኑን ሲያከብር እነዚህ የልጁንም ሊሆን ይችላል የራሱን ሊሆን ይችላል። የተለያዩ ነገሮች ሲዘጋጁ ሁሌም የማይቀር ነገር ቢኖር ምንድነው? ማለት ነው ኬክ ነው። ስለዚህ ሰው እዚህ ሽምግልና ስኖር የተለያዩ አይነት ነገሮች ሲደረጉ ምንድነው ማለት ነው? ያው ይሄ ያው ኬክ ይዘጋጃል ማለት ነው። በአጠቃላይ ስለዚህ እኔም ያንን ታሳቢ አድርጌ እንግዲህ ብዙ ጊዜ ኬክን እመገባለሁ ወይ ደግሞ ኬክን እበላለው ማለት ነው። ስለዚህ ኬክ እንግዲህ በጣም ወሳኝ እንደዛው በጣም አሪፍ ነገር ነው። ስለዚህ ሁሉም ሰው ሊመገብ ከምገባው ነገር መካከሉ መካከል አንዱ ይሄ ነው ብዬ አስባለሁ። እንደተባለው ለምሳሌ ለምሳሌ ለልጆች ብዙ ጊዜ አሁን ለምሳሌ እንደዚህ እድሜያቸው በጣም ልጅ ለሆኑ ልጆች ያው ሁሌ ባይሆንም አልፎ አልፎ ቢጠቀሙ ጥሩ ነው። እንጂ ሁሌ መጠቀም አለባችሁ ብዬ አላስብም። ምክንያቱም ይሄ ትንሽ አዘውትሮ የምትጠቀመው ከሆነ ይሄ እንደዛ ደግሞ ሁሌም ያንን ነገር የሚያደርጉ ወይ ደግሞ የሚመገቡ አይነት ነገር ከሆነ ትንሽ ሊያስቸግር ስለሚችል ወይ ደግሞ ሄዶ ሄዶ ለምሳሌ አላስፈላጊ ውፍረትን ሊያመጣባቸው ይችላል። እነዛም ደግሞ የተለያዩ የጤና እክል ችግሮች ወይ ደግሞ የጤና እክሎች ላይ ሊያስከትሉ ወይም ሊያጋልጣቸው ስለሚችል ያንን ታሳቢ አድርገን እንግዲህ ጥንቃቄ ማድረጉ የተሻለ ነው ብዬ አስባለሁ። ማለት ነው። ምክንያቱም ይሄ የግድ የሚያስፈልግና የግድ እንግዲህ ሁሉም ሰው ጥንቃቄ አድርጎ መስራት ካለበት ነገር መካከል አንዱ ይሄ ነው ማለት ነው። ስለዚህ ያው ጥንቃቄ ማድረጉ የተሻለ ነው። ከመተው ግን ምን አይነት ኬክም ደሞ መጠቀም እንዳለባቸው ማወቅም ግድ ይላል። ምክንያቱም ሁሉም አይነት አይደለም። ችግር ያለው ምክንያቱም በውስጡ የያዘው ንጥረ ነገር ምን እንደሆነ? ለይተን የምናውቅ ከሆነና ምን ያክል እንደምጨመርበት ካወቅን እንግዲህ የአንዳንዱን ሀሳብ ሰርተን ያው እኛን ሊጎዳን በማይችል መልኩ ያንን ነገር መጠቀም የምንችልበት አይነት ሁኔታ ሊኖር ስለሚችል ማለት ነው። ስለዚህ ሁሉም ሰው ይሄንን ማድረግ መቻል አለበት። ስለዚህ እኔም ያው ከድሮ ጀምሬ እንግዲህ ይሄንን አደርጋለሁ ማለት ነው። ስለዚህ በአጠቃላይ ይሄንን ለማድረግ ወይ ደግሞ ያንን ለመከናወን በብዛት ያው ኬክ እንጠቀመዋለን። ወይ ደግሞ ኬክ በብዛት ለዚህ ለዚህ አይነት አላማዎችን ያው ይሄን ይጠቀማሉ። አሁን ስለዚህ በአጠቃላይ ኬክ እንግዲህ ያው መመገብና ወደ መጠቀም ካለብን ነገር መካከል አንዱ ነው። ስለዚህ ሁሉም ሰው ልጠቀመውና አውቆ ሊበላው ካለበት ብዬ ከማስበው እሱ ነው። ምክንያቱም ጥንቃቄ ያው እዛን ከሆነ ችግር የለውም ማለት ነው። ስለዚህ በአጠቃላይ እኔ በጣም የምመቸኝ እና እንደዛም ደግሞ በጣም ከሚያስደስተኝ ነገር መካከል አንዱ እሱ ነው። ማነው ስለዚህ በአጠቃላይ የምትወደው ጣፋጭ ምግብ ምንድነው? ለምለው ለኔ ኬክ ነው። ማነው በጣም የምወደው ኬክ ነው። ከዛም ሙሸበቅም አልፎ አልፎ እጠቀማለሁ እላለሁ አመሰግናለሁ

እሺ አሁን ደግሞ ኢሜል ትጠቀማለህ የሚል ጥያቄ መጥቷል እንግዲህ ይሄም ጥያቄ በጣም ደስ ነው የሚል ነው። ያው አዎ ኢሜል በጣም እጠቀማለሁ ብዙ ጊዜ ያው አሁንም ቢሆን ትላልቅ ድርጅቶች ለትላልቅ ድርጅቶች እንደዚህ ተቋማት እንደዚህ በጣም አለም አቀፍ እሺ አሁን ደግሞ ኢሜል ትጠቀማለህ የሚል ጥያቄ መጥቷል። እንግዲህ ይሄም ጥያቄ በጣም ደስ ነው የሚል ነው። ያው አዎ ኢሜል በጣም እጠቀማለሁ ብዙ ጊዜ ያው አሁንም ቢሆን ትላልቅ ድርጅቶች ለትላልቅ ድርጅቶች እንደዚህ ተቋማት እንደዚህ በጣም አለም አቀፍ ያው ተቋማቶችን በተለያየ አይነት። መንገድ እኔ ግንኙነት ስላለኝ ያው ኢሜል በኢሜል ነው የምንነጋገረው ብዛት ላለው ነገር። ስለማይመች ወይ ደግሞ እንደዚህም ለጥንቃቄም ሲባል ያን ያክል ስለማይመች እንግዲህ በዛኛው ተጠቅመን ነው ማለት ነው። የምንገናኘው እንደዛ ደግሞ የምንነጋገረው ስለዚህ ኢሜል በጣም እጠቀማለሁ ማለት ነው። ስለዚህ በአጠቃላይ ኢሜል እስከ ዛሬ ብዙ ጊዜ ያው ብዙ አመት ተጠቅሜያለሁ ስልክ መጠቀም ከጀመርኩ ጊዜ ጀምሮ። መልእክቶቹ የሚላኩት እንደዛም ደግሞ መልእክት የምንቀበለው በኢሜልም ስለሆነ ኢሜላችንን እንሞላለን። ምክንያቱም መጀመሪያ ለምሳሌ እንደዚህ አይነት ነገሮችን ለምሳሌ ስራ እንኳን ቢሆን ስራ ለመመዝገብ ስናስብ መጀመሪያ ላይ የምንሞላ ነገር ምን አለ? ስማችንን እንሞላለን ከዛ ኢሜላችን እንሞላለን ሌላ አስፈላጊ የሆኑትን እንደዚህ አድራሻን የተለያዩ ስልክ ቁጥር ሊሆን ይችላል የተለያዩ አይነት ነገሮችን እንጽፋለን። ስለዚህ ከዛ ጊዜ ጀምሬ የግድ ያው ያንን ነገር እሞካክር ስለነበረ የግድ ኢሜል ሊኖረኝ ይገባ ነበር ማለት ነው። ስለዚህ በዛ ምክንያት እንግዲህ ኢሜል መጠቀም ጀመርኩኝ እስካሁንም ያው ኢሜል እየተጠቀምኩኝ ነው ማለት ነው። በአጠቃላይ የተለያዩ ስልክ ቁጥር ሊሆን ይችላል የተለያዩ አይነት ነገሮችን እንጽፋለን። ስለዚህ ከዛ ጊዜ ጀምሬ የግድ ያው ያንን ነገር እሞካክር ስለነበረ የግድ ኢሜል ሊኖረኝ ይገባ ነበር ማለት ነው። ስለዚህ በዛ ምክንያት እንግዲህ ኢሜል በጥንቃቄ በተሞላ መልኩ ለመጠቀም እንግዲህ ስንገባ ወይ ደግሞ ያንን ማህበራዊ ሚዲያ ስንከፍት ይሄ ኮድ አለ። የሚላክ ስለዚህ በዛ በምትሌክ በምትላከዋ ቁጥር ነው እየገባን ሁሌም የምንጠቀመው እና ስለዚህ ያቺ ቁጥር እንኳን የምትላከው በኢሜላችን ነው ማለት ነው ስለዚህ ኢሜል በጣም ተመራጭ ነው። እነዛም ማንም ሰው እንግዲህ በደንብ መጠቀም የምንችለው እና እነዛ ከሰዎች ጋራም ለመነጋገር እንደዛ ደግሞ በጣም ብዙ አይነት ነገሮችን ለማድረግ እንግዲህ የግድ ይሄ በጣም አስፈላጊ እና በጣም ወሳኝ ነገር ነው ማለት ነው። ስለዚህ ሁሉም ሰው ያንን ማድረግ መቻል አለበት ወይ ደግሞ ኢሜል ያው ያን ያክል የሚያስቸግርም አይደለም። ምክንያቱም ሁሉም ነገር ቀለል ባለ መልኩ እዛ ላይ አለ እንዴት እንደምንፅፍ እንዴት እንደምንልክ ያው ሁሉም ነገር እዛ ላይ አለ ማለት ነው። ግን በአጠቃላይ አሁን አሁን ላይ ሲመስለኝ ሰዎች ያንያክል ኢሜልን የሚጠቀሙ አይመስለኝም። ምክንያቱም ሌሎች መልእክት የምንላልክባቸው የምንላላክባቸው መንገዶች ስለበዙ እናም ደግሞ በጣም ቀለልም ስለሚሉ ከኢሜልም በተሻለ መልኩ በጣም ተሻሽሎ የመጡና በጣም አሪፍ የሆኑ በጣም እንደዚህ ለመነጋገር ከሰዎች ጋራ ለመገናኘት በጣም ምቹ የሆኑ በጣም ደግሞ ምቹም ከመሆናቸውም በላይ ደግሞ ቀለል የሚሉ አይነት ያው ይሄ የመነጋገሪያ መንገዶች በጣም ስለመጡ እና ደግሞ በጣም ስለበዙ ሰዎች በብዛት ኢሜል ብቻ የሚጠቀሙ አይመስለኝም። አሁን ግን አንዳንዴ ደግሞ ያው አስፈላጊ የሆኑት ነገሮች ላይ አሁንም ኢሜል በጣም ብዙ ተጠቃሚ እንዳለው እና ሰዎች በጣም ያን ነገር እንደሚጠቀሙበት ወይ ደግሞ እንደሚገለገሉበት ያው እኔ እረዳለሁ ማለት ነው። ስለዚህ በአጠቃላይ ያለው ነገር ይሄ ይመስላል ሰው ሰው በአጠቃላይ እንግዲህ ይሄንን ማህበራዊ ሚዲያን እንደዛም ደግሞ የተለያዩ አይነት ነገሮችን ለመጠቀም የግድ ያው ይሄ ስለሚያስፈልገው እንግዲህ የግድ ያንን ነገር ማድረግ ወይ ደግሞ ያንን ነገር ማስቀመጡ ግድ ይለዋል ማለት ነው። የግድ ይለዋል ስለዚህ ማንም ሰው እንግዲህ ያው ኢሜል ባይጠቀምም ያው ማህበራዊ ሚዲያ መጠቀም ይችላል። እንግዲህ ደግሞ በማህበራዊ ሚዲያ የሚደርሷቸውን መረጃዎች ለምሳሌ ስራን ማመልከት ሊሆን ይችላል ከዛ ስራውን ለማመልከት ደግሞ ምንድነው ማለት ነው? ያው ወደዛ ቀጥታ ይወስደዋል። በኢሜል መላክ እንዳለበት ያው ኢሜል በደንብ ያው ሰዎች በጥንቃቄ ወይ ደግሞ ጥንቃቄ በተሞላበት መንገድ ከሰዎች ጋር የሚነጋገሩበት መንገድ ስለሆነ ይሄ ማለት ሲመስለኝ ሰዎች ያን ያክል የሚጠቀሙበት እና እስካሁንም በጣም ብዙ አይነት መልእክቶች እንግዲህ በኢሜል ያው እንደሚላላኩና ሰዎች ያንን ነገር እንደሚጠቀሙበት የታወቀ ነው ማለት ነው። በአጠቃላይ ስለዚህ እኔም ያው ይሄንን አውቄ ወይ ደግሞ ያንን ተረድቼ በደንብ ያው ኢሜል እጠቀማለሁ ወይ ደግሞ ያንን ነገር አደርጋለሁ ማለት ነው። በአጠቃላይ ስለዚህ ኢሜል እንግዲህ በጣም ወሳኝ እንደዛም ደግሞ በጣም አስፈላጊ ከምሏቸው ነገሮች መካከል አንድ ነው። እና ለአስፈላጊ ነገሮችም በብዛት ኢሜል እጠቀማለሁ ወይ ደግሞ እገለገልበታለሁ ማለት ነው። እንደዚህ ሰዎችን ለመነጋገር ሊሆን ይችላል እንደዚህ የትምህርት ማስረጃችንን ካለ መላክ ሊሆን ይችላል። እንደዛም ደግሞ የተለያዩ አይነት ነገሮች አሉ ብቻ እነሱን ለመላክ እንደዛ ለመገልገልም የግድ ምን ያስፈልጋል ማለት ነው? ያው ኢሜል የግድ ስለሚያስፈልግ ያው አካውንቱንም መክፈቱ ያን ያክል አስቸጋሪ ስላልሆነ ማንም ሰው በቀላሉ መጠቀም ይችላል። ወይ ደግሞ በአጠቃላይ በአጭሩ ትከፍቶ መጠቀም ይችላል። በአጠቃላይ ስለዚህ ኢሜል ትጠቀማለህ ለሚለው ጥያቄ ያው እጠቀማለሁ እላለሁ አመሰግናለሁ

እሺ አሁን ደግሞ የቀን መቁጠርያ ትጠቀማለህ? የሚል ጥያቄ ነው እንግዲህ የቀን መቁጠርያ መጠቀም እንግዲህ በጣም ግድ ይላል ያው ብዙ ጊዜ ከምገለገልበት እንደዛም ደግሞ ከምጠቀምበት ነገር መካከል አንድ እሱ ነው ያው ምክንያቱም አንዳንዴ ያው ስራዎችን እንሰራለን እንደዛም ደግሞ ስራ ስንሰራ እንግዲህ በጣም ከምንጠብቀው ነገር መካከል አንዱ ክፍያ ነው። ስለዚህ ክፍያችንን የምንቀበልበትን ሰዓት ለማወቅ ቀኑን ምን ያክል እንደቀረ እና ስራውን የተሰጠን ስራ ለምሳሌ አንድ ወር ውስጥ ማለቅ አለበት የተባለውን ስራ ለመስራት ስንጀምር የዛሬዋ ቀን ስንት እንደሆነች የምናውቀው ወይ ደግሞ የምንለይበት ቀን መንገድ ቢኖር ያው በቀን መቁጠርያ ነው ማለት ነው ስለዚህ ከዛ በኋላ የዛሬዋ ቀን ስንት እንደሆነች ይዘን ከዛ ምን ያህል ቀን እንደቀረን እና መቼ መጨረስ እንዳለብን እንይዛለን ማለት ነው። ስለዚህ በየቀኑ ያንን ምን ያክል ቀን እንደቀረን እየለየን እየለየን የምንሄድበት መንገድ ቢኖር ያው የቀን መቁጠሪያን በመጠቀም ነው። ስለዚህ የቀን መቆጠሪያን በደንብ መጠቀም መቻል አለብኝ ማለት ነው። ስለዚህ ይሄ በጣም ያው ጊዜያችንን በአግባቡ እንድንጠቀምና በትትክል ሰአታችንን ተጠቅሜን ከዛ መስራት ያለብን ከዛ ፈጥነን ደግሞ መጨረስ ያለብንን ነገር በስነ ስርዓቱን እንድንጨርስ ስለሚያደርገን እንግዲህ ይሄ ወሳኝና በጣም አስፈላጊ ነገር ነው ማነው። ስለዚህ ሁሉም ሰው ይሄንን መጠቀም መቻል አለበት ብዬ አስባለሁ። ምክንያቱም ያለ የቀን መቁጠሪያ እንግዲህ ስራችን መስራት እንደዛም ደግሞ በአግባቡ በተሰጠን ጊዜ ገደብ ውስጥ ነገሮችን ወይ ደግሞ ስራዎችን ሰርተን ማብቃት ወይ ደግሞ መጨረስ ስለማንችል ማን ነው። ስለዚህ ያው የግድ ይሄ አስፈላጊ እና የግድ ማድረግ ካለብን ነገር መካከል ብዬ ከማስበው ነገር መካከል አንዱ ይሄ ነው ማለት ነው። ስለዚህ ሁሉም ሰው ይሄንን አውቆ ይሄንን ተረድቶ ማድረግ አለበት ማለት ነው። ይሄ የቀን መቁጠሪያን መጠቀም መቻል አለበት። ይሄን የቀን መቁጠሪያን የሚንጠቀም ከሆነ በአግባቡ ያን ነገር የምንገለገልበት ከሆነ ምንድነው ማለት ነው ነገ ላይ የተሻለ ቦታ ወይም ደግሞ የተሻለ አይነት ነገር ይጠቅመናል ማነው። ስለዚህ ሁሉም ሰው ይሄንን ማድረግ መቻል አለበት ወይ ደግሞ ያንን ማከናወን መቻል አለበት ማለት ነው። ስለዚህ ይሄንን የምናደርግ ከሆነ እንደዛ ደግሞ የምናከናውን ከሆነ ምንድነው ማለት ነው የተሻለ ቦታው ደግሞ የተሻለ እንግዲህ በተሻለ መልኩ ስራዎችን መስራት እንችላለን። እንደዛም ደግሞ በምገርም ፍጥነት ያው ከጊዜ ጋር ሄደን ያንን ስራችንን መጨረስ እንችላለን ማለት ነው። በአጠቃላይ ስለዚህ ያው የቀን መቁጠርያ በየግድ ለየትኛውም ማለት የተኛውንም ስራ ለሚሰራ ሰው በጣም የሚመከር እንደዛ እንደውም በጣም ሁሉም ሰው ማድረግ አለበት ወይ ደግሞ መስራት አለበት ብዬ ከማስበው ነገር መካከል አንዱ ስለሆነ ሁሉም ሰው ያንን ማድረግ መቻል አለበት። ወይ ደግሞ ያንን ማከናወን መቻል አለበት ብዬ አስባለሁ። ስለዚህ ይሄንን የምናደርግ ከሆነ እንግዲህ ያው ጥሩ ነገር ያጋጥመናል እንደዛውም ደግሞ ጥሩ የሚባል ነገር ይኖረናል ብዬ አስባለሁኝ ማለት ነው። በአጠቃላይ ስለዚህ ይሄንን ብናደርገው ደግሞ ይሄንን ማከናወን ብንችል አሪፍ ነው ብዬ አስባለሁኝ። ምክንያቱም ማንም ሰው ይሄንን ቢያደርግና በጣም ይሄንም ቢያከናውን አሪፍ ብዬ አስባለሁ ማለት ነው። በአጠቃላይ ስለዚህ ማንም ሰው እሱም ቢያደርግና እሱን ደስ ባለው መልኩ ቢያደርግና በሰራ ደስ ይላል። አሪፍ ነው እኔም ይመክራሉ ማለት ነው። በአጠቃላይ ስለዚህ ሁሌም ይሄንን ትኩረት ሰጥተን ወይ ደግሞ ያንን ማድረግ መቻላችን ያው የግድ ይለናል ማነው። ሁሉም ሰው ቢያደርግና በጣም ቢሰራ አሪፍ ነው ብዬ አስባለሁ። ምክንያቱም ይሄንን ብናደርግና ይሄንን ብናከናውን አሪፍ ነው ብዬ አስባለሁ ማለት ነው። በአጠቃላይ ስለዚህ እኔ የቀን መቁጠሪያን በደንብ እጠቀማለሁ እንደዛውም ደግሞ እገለግልበታለሁ ማነው። በየ ማለት በህይወቴ ውስጥ ያው በጣም ይሄንን ትኩረት አድርጌ የግድ ስለሚያስፈልግና እንደዛም ደግሞ በጣም ጠቃሚ ስለሆነ ያው ያንን ነገር አደርጋለሁ ማነው። በጣም እጠቀመዋለሁ እንደዛ ስራዎችን ለመስራት እንደዛም ደግሞ እንደዚህ ጊዜ እንደዚህ እቅድ አወጣለሁ ብዙ ጊዜ ያው እቅዶቼን ለመገምገም እንደዛም ደግሞ በእቅዴ መሰረት እየሄድኩኝ ነው ወይ ደግሞ እየሄድኩ አይደለም የምለውን ነገርም ለመለየት ብዙ ጊዜ ለዚህ ለዚህም አይነት አላማዎች ስለሚጠቀምበት እንግዲህ በብዛት እገራግልበታለሁ ማለት ነው። በአጠቃላይ ስለዚህ ይሄ በጣም ወሳኝ እንደዛ ደግሞ በጣም አስፈላጊ ከምላቸው ነገሮች መካከል አንዱ ስለሆነ ያው በብዛት እጠቀመዋለሁ ማነው። እና ሌላው ያው ይሄ በጣም አስፈላጊም ስለሆነ ሌላው ነገር ደግሞ በአጠቃላይ እኔ ያው ይሄ ማድረግ አለብኝ ብዬ ከማስበው ነገር መካከል አንዱ ምንድነው ማለት ነው? እያንዳንዱ ሰው ያው የቀን መቆጠሪያን ሲጠቀም ማለት አለበት ማለት ነው? የራሱን አይነት ይሄ ስራውን ያማካሌ አይነት ይቅድ ሊኖረው ስለሚያስፈልገው ያንን እቅዱን ካለ ማውጣት ደግሞ ምንድነው የቀን መቁጠሪያን መጠቀም አለበት ማለት ነው። ስለዚህ ለዚህ አላማ በጣም የቀን መቆጠሪያ በጣም ጠቃሚ ነው። የቀን መቆጠሪያ ባይኖርማ በቃ ስራችንን እንዴት ነው የምንሰራው ማለት እንዴት ነው የእለት የእለት ስራችን መስራት የምንችለው መንቀሳቀስ የምንችለው ምክንያቱም አሁን ሁሉም ነገር ከጊዜ ጋር ነው ሁሉም ነገር ያው የራሱ የሆነ የጊዜ ገደብ አለው። ስለዚህ ያን ነገር ለይተን ልናውቅ የምንችለው የቀን መቁጠሪያን ስንጠቀም ነው። ስለዚህ የቀን መቁጠርያን ትጠቀማለህ? ለሚለው አዎ እጠቀማለሁ እላለሁ አመሰግናለሁ።

እሺ አሁን ደግሞ የስራ ግምገማ ትደረግልሃል የሚል ጥያቄ መጥቷል እንግዲህ ያው ያው የስራ ግንምገባ ያስፈልጋል እኔም ብዙ ጊዜ ያው ምን ያክል ያው አይነት ደረጃ ላይ እንዳለው እየሰራሁት ምን ያክል ለውጥ አምጥቼዋለሁ ወይ ደግሞ ምን ያክል ጊዜ ያው ሰጥቼ ከዛ ደግሞ ምን ያክል ተጠቅሜያለሁ የሚለውን ነገር ላይ ይችል ማወቅ የግድ ግምገማ ያስፈልጋል። እኔም ግምገማ ተገምግሜ አውቃለሁ። እኔም እንደዛው ደግሞ ሰዎችንም እገመግማለሁ። ብዙ ጊዜ- ጊዜ ወይም እንደዚህ አይነት እድሎች ስትሰጡኝ እንድገመግም ያው ያንን የተሰጠኝን እድል ተጠቅሜ እንግዲህ ግምገማ አደርጋለሁ ወይ ደግሞ ግምገማ አከናውናለሁ ማለት ነው። ስለዚህ የስራ ግምገማ በጣም ወሳኝ እንደዛም ደግሞ በጣም አስፈላጊ ነገር ነው ብዬ አስባለሁ። እኔም እስካሁን እንግዲህ ከምጠቀምባቸው ነገሮች መካከል ይሄ በጣም ወሳኙና በጣም አስፈላጊ ከምላቸው ነገሮች መካከል አንዱ ይሄ ነው ማነው። ስለዚህ: ግምገማ በጣም ወሳኝ በጣም አስፈላጊ ነገር ነው ብዬ አስባለሁ። ምክንያቱም ሁሉም ሰው ቢገማገም እንደዛ እንደምወጣም ያንን ነገር ቢያደርግ አሪፍ ነው ብዬ አስባለሁ። ምክንያቱም እያንዳንዱ ሰው እንግዲህ የራሱ የሆኔ እንግዲህ ምን አለው ማለት ነው- ድክመት አለው። እንደዛም ደግሞ ጥንካሬም ስላለው ስለዚህ ያንን ጥንካሬም እና ድካሙን እንግዲህ በጣም አሪፍ በሚባለው መልኩ ወይ ደግሞ አሪፍ በሚባለው አይነት ሁኔታ- ለይቶ ሊያውቅ የምችለው እንደዛም ደግሞ አሪፍ በሚባለው ሁኔታ ያን ነገር ማድረግ የሚያውቁበት መንገድ ቢኖር ያው ይሄ ግምገማው- ነው ማለት ነው። ስለዚህ ራሳችንን የምናይበት ስለሆነ ግን ገምገማ በጣም አስፈላጊ ነው። ስለዚህ ሁሉም ሰው ሊገመገም ይገባል። እንደዛም ደግሞ ሰዎች ያንን ግምገማ ሲያደርጉ እንግዲህ የግድ- ያው ሊያውቁ ከሚገባቸው ነገሮች መካከል አንዱ ምንድነው ማለት ነው ስለዚህ ይሄን ያክል ለምሳሌ ለውጥ አምጥቻለሁ። ይሄን ያክል ደሞ ይቀረኛል። ስለዚህ ያኔን ማድረግ መቻል የግድ ይለናል ማለት ነው። ስለዚህ ሁሉም ሰው- ይሄንን ማድረግ አለበት ወይ ደግሞ ያንን ማከናወን መቻል አለበት ማለት ነው። በአጠቃላይ ስለዚህ እያንዳንዳችን እንግዲህ ያው ልናውቀው ወይ ደግሞ ልናደርገው ከሚገባ ነገር መካከል- የግድ ያው ሁላችንም ግምገማውን ማለፍ ወይ ደግሞ ግምገማውን ማድረግ መቻል አለብን። እንግዲህ- እያንዳንዱ ሰው የግድ ይሄንን ማድረግ መቻል አለበት ብዬ አስባለሁ ማለት ነው። ስለዚህ- ግምገማ ስናደርግ እንግዲህ ያው ምንድነው ማለት ነው ግምገማው በጣም ምን አይነት ግምገማ መሆን አለበት። ለምሳሌ- ግምገማ ሲደረግ እንደዚህ ሰዎችን ለማስፈራራት መሆን የለበትም ብዬ አስባለሁ። ወይ ደግሞ እንደዚህ ሰዎችን ተስፋ ለማስቆረጥ ወይ ደግሞ ሰዎችን ይሄ እንዴት ነው በጣም ስራ እየሰራህ አይደለም። ለዉጥ እያመጣህ አይደለም። ወይ ደግሞ ምንም እየጠቀምክ አይደለም። ብሎ ሰዎችን ለማስፈራረት ወይ ደግሞ ሰዎችን ተስፋ ለማስቆረጥ መሆን የለበትም። ግምገማ እንዴት ነው- መጀመሪያ ላይ ምን ነበር እቅዳችን ይህ ይህ ነበር። ከዛ በእቅዳችን መሰረት ይህን ይህን ያክል ሰርተሃል ይሄንን ያክል ደግሞ ይቀርሃል። ብሎ- ያንን ሀቁን ለሰው መናገር ነው። እዚህ ጋር ድክመት አሳይተሃል። እዚህ ጋር ደግሞ ጥንካሬ አሳይተሃል። በጣም የሰራሃው ይሄንም በ- እንደዚህ በአሁኑ ለምሳሌ ከመቶ ይሄን ያክል አሳክታል። ከመቶ ደግሞ ያክል አላሳካህም። ብሎ ነገር አይነት አለ አ። እሱን ነገር በደንብ ቢነገር ይሻላል እንጅ። ለምሳሌ ሰዎችን ለማስፈራራት ሰዎችን ተስፋ ለማስቆረጥ እነዛ ሰዎች ደግሞ ስራቸውን በአግባቡ እንዳይሰሩ ወይ ደግሞ ወደኋላ እንዲሉ- የሚያደርግ አይነት ነገር እዚህ ጋር መደረግ የለበትም ብዬ አስባለሁ። እኔም ያው ስገመገም ያንን ነገር እጠብቃለሁ። ሰዎችንም ስገመግም ያንን ነው የማደርገው። ማለት የኔ የማደርገው ነገር ቢኖር ምንድነው ማለት ነው ይሄ በደንብ እንደዚህ የተጋነነ አይነት ነገሮችን አላደርግም። ወይ ደግሞ- እንደዚህ ይሄ በጣም ለየት ያለ አይነት ነገሮችን አላደርግም በብዛት። ስለዚህ እኔ በጣም ይሻለኛል ወይ ደግሞ አሪፍ ነው ብዬ የማስበው አይነት ነገር አደርጋለሁ በብዛት። ስለዚህ እሱን ነገር ለማድረግ ደግሞ የግድ- ምን ያስፈልገኛል ማለት ነው። ስለዚህ ግምገማ ያስፈልገኛል። ወይ ደግሞ ሰዎች ሲገመግሙኝ ደግሞ የምጠብቀው ነገር አለ። ከዛ ደግሞ ከእነሱም ምጠብቅ ከራሴም ምጠብቅ እኔ ምን ያክል እንደሰራሁ አውቃለሁ በራሴ። እንደዛም ደግሞ ምን እንደሚጠበቅብኝም አውቃለሁ። አንዳንዴ እንዴት ነው ያው ሲከብደን ወይ ደግሞ ያ ነገር- ሳይቻል ሲቀር ምናምን ያው ያጋጥማል። እንደዚህ አይነት ነገሮች ይኖራሉ። ምናምን- ግን ያ ነገር ብንሆንም እኔ ያው በብዛት- ይሄን ያክል ለምሳሌ የተጋነነ አይነት ነገር ሙገሳ ነገር አልፈልግም። ሙገሳም ጥሩ አይደለም። ሙገሳም ጥሩ አይደለም ስል በልኩ ሲሆን ጥሩ ነው። ግን ከልክ በላይ ሲሆን ጥሩ አይመጣም አንዳንዴ። ስለዚህ የስራ ግምገማ ተደርጎልሃል ለሚለው ጥያቄ አዎ የስራ ግምገማ በየቦታው በየጊዜው ይደረግልኛል። ያው- አሁን እኔ ባለፈው ወር ላይ ከመቶ ሰባ አምስት ፐርሰንቱን አሳክቻለሁ ተብያለሁ። ሃያ አምስት ፐርሰንቱ ደግሞ አልተሳካልኝም። ወይ ደግሞ ስራው በአግባቡ አልተሰራም የሚል አይነት ግምገማ ነበረ ማለት ነው። ስለዚህ ያው ይህኛውንም አሁንም ወደፊትም ያለው ነገር ይሄን ይመስላል ማለት ነው። በአጠቃላይ ስለዚህ የስራ ግምገማ ተደርጊያለሁ። አመሰግናለሁ።

እሺ አሁን ደግሞ ላፕቶፕ አለህ የሚል ጥያቄ መጥቷል እንግዲህ ይሄን ጥያቄ በጣም ደስ የሚሆን እንደዛውም ደግሞ ያው ብዙ ለመውራት ያው ከሚያነሳሳኝ መካከል አንድ ነው። ስለዚህ ያው ላፕቶፕ አለኝ። ላፕቶፕ ያው አሁን አሁን ላይ በጣም ለብዙ ነገር እጠቀምበታለሁ። ነበር አሁን አሁን እንደ ቢሮውስ ባይሆንም ትምህርት ላይ ያለው ነበር። የገዛው ስለዚህ ላጠናበት እንደዛው ደግሞ ምንድነው የተለያዩ አይነት ነገሮችን ለመስራት አስቤ ያው ገዘቼ ነበር ማለት ነው። ለዚህ ላፕቶፕ አለኝ በጣም እጠቀምበታለሁም እንግዲህ የላፕቶፕ በጣም ወሳኝ እና በጣም ጠቃሚ ነገር ነው። ስለዚህ ሁሉም ሰው ሊኖረው ከሚገባና እንደዛ ደግሞ ቢኖረውም አሪፍ ነው ብዬ ከማስበው መካከል አንዱ ነው ማለት ነው። ስለዚህ ላፕቶፕ እንግዲህ ግድ ያው ሁሉም ሰው ሰርቶ ወይ ደግሞ እነዚህ ስራ መሰራት ብቻ ሳይሆን በጣም ትምህርት የሚማር እነዚህ የተለያዩ ጥናቶችን የሚሰሩ ሰዎች ስለሚያስፈልጋቸው ሊኖራቸው ይገባል ብዬ አስባለሁ። ምክንያቱም ያው እንደሚታወቀው የተለያዩ አይነት ነገሮች ለምሳሌ በዚህ ጊዜ ጊዜው አሁን አዲስ ወይ ደግሞ እንደዚህ በጣም ዘመናዊ የሚባለውን አይነት አለም ላይ ስላለን ነገሮች በብዛት እንግዲህ በየነ መረብ እንግዲህ አማካኝነት የሚከናወኑ ወይ ደግሞ እንደዚህ የሚደረጉ ስለሆኑ የግድ ምን ያስፈልገናል ማለት ነው። ይሄ ላፕቶፕም መጠቀም ያስፈልገናል። ምክንያቱም ለምሳሌ በቤታችን ሆነን ትምህርት እነዚህ ትምህርት መከታተል ካስፈለገ የተለያዩ አይነት እነዚህ እንደዚህ ምንድነው የሚባለው ይሄ ከሰዎች ጋራ ውይይት ለማድረግ ወይ ደግሞ በአጠቃላይ ስብሰባን ለማድረግ ማለት ነው። ስለዚህ ይሄንን ለማድረግም እኳን ግድ አሁን በብዛት እንደዚህ በዙ ሚቲንግ በሚባለው ቪድዮ ዌብሳይት ሰዎች በዛ ገብቶ በብዛት ይወያያሉ። እና ለዛ ለዛም ያስፈልጋል ያው ስልካችን እንጠቀማለን። ግን ነገሩ ያናክልህ በስልክ ስለማይመቸው ላለው ለምሳሌ ያን ነገር እኛ የምንቆጣጠር ከሆነ ያው በላፕቶፕ ቢሆን ይመረጣል። እንደዛ ደግሞ ሌሎች ሰዎችም ያው ከእነሱ ጋራም ስናወራ ማን ማን እንዳለ በስብሃቱ ሁሉንም ነገር አንድ ቦታ ላይ ስለሚያሳየን ያው ይሄ በጣም ምርጡና በጣም ጠቃሚ ነገር ነው ብዬ አስባለሁ። በአጠቃላይ ስለዚህ እሱን ይሄ በጣም ወሳኝ እንደዛ ነው በጣም በጣም ጠቃሚ ነገር ነው ማለት ነው። ስለዚህ ይሄንን ታሳቢ ማድረግ ሚድ ላፕቶፕ በጣም ያንአክል ጠቃሚ ነው። በአጠቃላይ ሌላ ደግሞ ለማጥናትም እንኳን በጣም እንዴት ነው? በጣም ምቹ ነው። ምክንያቱም አሁን ለምሳሌ የጥናት ስናደርግ ወይ ደግሞ ስናነብ አንዱ ከሚያስፈልገን ነገር መካከል ምንድነው በጣም ሰፋ ባለ መልኩ ስለዛ ነገር በጣም ውስጥ ገብተን እንድናነብ ስለሚፈለግ እንግዲህ ሁሉም ሰው ያንን አውቆ የግድ ትኩረት አድርጎ ለማንበብ ካስፈለገው ምን ማድረግ አለበት ማለት ነው? ያው ከስልክ ይልቅ ላፕቶፕ አሪፍ ነው። ግን ደግሞ ለምሳሌ ይዞ ለመንቀሳቀስ እንደዛው ደግሞ ከክብደት አንፃር ትንሽ ያው ላፕቶፕ እንደሚከብድ ይታወቃል። ብዙ ጊዜ ላፕቶፕን መጠቀም ያለብን ያው አንድ ቦታ ቁጭ ብለን የምንሰራው ስራ ሲኖር ነው እንጂ ለምሳሌ እንደ ስልክ በየቦታው ይዘን መንቀሳቀስ አንችልም። ከዛ አንፃር ትንሽ ያው ምቹ ባይሆንም ግን ለሌላ ለሌላው አሪፍ ነው ብዬ አስባለሁ። ወይ ደግሞ ከአሪፍ ከሚባልም ደረጃ በላይ ነው። በምክንያቱም ያው ብዙ ነገር በደንብ ያው ያሳይናል እንደዛ ደግሞ ይሄ በኮምፒውተር የሚባለው ነገር አለ ለምሳሌ እዛ አንድ ቦታ ብቻ ቁጭ ብሎ ከምሰራው የተሻለ ነው። በደንብ አያያዙን ካወቅንበት እና እንደዚህ በደንብ ባትሪ ሳይዘጋብን ለረጅም ሰዓት ለመጠቀም የምንችልበት አይነት ሁኔታን ካመቻችን እንግዲህ ላፕቶፕን በጣም አሪፍ ነው ብዬ አስባለሁ። እንግዲህ ቤታችንን እንደ ቢሮ መጠቀም የምንችልበት ወይም ደግሞ የሚያስችለን ነገር ቢኖር ላፕቶፕ ነው ማለት ነው። ምክንያቱም ያው እዛ ቢሮ የምንሰራውም ቤታችን ገብተን ቁጭ ብለን ያንን መስራት ስለምንችል ማለት ነው። ስለዚህ አስፈላጊና በጣም ወሳኝ ነገር ነው። ስለዚህ ሁሉም ሰው ማድረግ አለበት ወይ ደግሞ ሊኖረው ይገባል ብዬ ከማስበው መካከል አንዱ ይሄ ነው ማለት ነው። ስለዚህ ሁሉም ሰው ያው ቢኖረው አሪፍ ነው። ግን ያው ዋጋው ትንሽ ያው ይታወቃል ውድ እንደሆነ ስለዚህ ያንን ለማድረግ ወይ ደግሞ ያንን ለማከናወን የግድ ምን ያስፈልጋል ማለት ነው? የግድ አንድ ማወቅ ያለብን ወይ ደግሞ ትንሽ ገንዘብ ያስፈልጋል። በአጠቃላይ ስለዚህ ያው ግዴታ አይደለም። አሁን አሁን ላይ ብዙ ነገሮች ያው በስልክም እንደ ስልካችን እንደ ላፕቶፕ ተጠቅመን ብዙ ነገሮችን መስራት ስለምንችል ያን ያክል ያው ላፕቶፕ መያዝ ምንድነው ማለት አይደለም ግዴታ አይደለም። በአጠቃላይ ስለዚህ በስልካችንም ያንን ነገር ማድረግ ስለምንችል ማለት ነው። ስለዚህ ሁሉም ሰው ያው ቢኖረው አሪፍ ነው። ያው ባይኖረውም ያን ያክል ደግሞ ሚያሳስበኝ ነገር አይደለም ለማለት ነው። በአጠቃላይ ስለዚህ ያሉ ነገር ይሄን ይመስላል። ላፕቶፕ አለኝ

እሺ አሁን ደግሞ ማንቂያ ሰዓት ትጠቀማለህ የሚል ጥያቄ መጧል? እንግዲህ ይሄም በጣም ደስ የሚልና በጣም አስፈላጊ ከሆኑት ጥያቄዎች መካከል አንዱ ነው። ምክንያቱም እኔም ያው የማንቂያ ሰዓት እጠቀማለሁ። ለምሳሌ ተኝቼ መነሳት ከፈለኩኝ እንደዛም ደግሞ ይሄ ተኝቼ ማለት እንደዚህ ለምሳሌ በዛው እንዳልቀር በብዛት ያው የማንቂያን ምንድነው ሰዓት እጠቀማለሁ ማለት ነው። ምክንያቱም ይሄ በጣም አስፈላጊና በጣም ወሳኝ ከምለው ነገር መካከል አንዱ ነው። ምክንያቱም ምንድነው የግድ እንግዲህ ለመተኛት እንደዛ እንደምን እንግዲህ አስፈላጊ ሆኖ ስገኝ ግን ስራውን ደግሞ መስራት አለብኝ። ብዬ ካሰብኩኝ ወይ ደግሞ ስራ አስፈላጊ ሆኖ ከተገኘ የግድ ትንሽ ጋደም ብዬ ወይ ደሞ የተወሰነ ሰዓት ተኝቼ ከዛ ደግሞ ተነስቼ ወደ ስራ መግባት ስላለብኝ ስለዚህ በአጠቃላይ የማንቂያን ያኔ እንደዚህ አይነት ሁኔታ ላይ የማንቂያ ሰአቴን መጠቀም ግድ ይላል ማለት ነው። ስለዚህ የማንቂያ ሰዓትን እንደዚህ እንደዚህ አይነት ሁኔታዎች ላይ እጠቀማለሁ ማለት ነው። ምክንያቱም ለምንድነው ያው ይታወቃል ከተኛሁም በኋላ መነሳት በጣም ብዙ ጊዜ ያስቸግራል። ስለዚህ ያንን እንቅልፋችንን ማሸነፍ የምንችለው እንቅልፋችን አሸንፈን ተነስተን ከዛ ስራውን መቀጠል ስለሚከብደን። ለምሳሌ ተማሪ ሆነን ማጥናት ካስፈለገን የግድ ተኝቶ መነሳት ግድ ይላል። ከዛ ተኝተን ተነስተን ደግሞ ያንን ስራ መቀጠል ካስፈለገ እንግዲህ ትንሽ ሊከብዱን ይችላሉ። በአጠቃላይ ስለዚህ ያ ነገር እንዳይሆን ምንድነው ማለት ነው። የግድ እንግዲህ ተኝቶ ከዛ በኋላ መነሳት ከዛ በኋላ ስራውን መቀጠል ነው። ስለዚህ ደሞ የሚያስፈልገው ነገር ምንድነው ማለት ነው? ማንቂያ ሰዓት ያስፈልጋል ማለት ነው። ስለዚህ እኔም ሁሌም ማንቂያ ሰዓትን እጠቀማለሁ ማለትጰነው ማንቂያ ሰዓትን ተጠቅሜ ያንን ነገር አደርጋለሁ ወይ ደግሞ ያንን መስራት የፈለኩትን ወይ ደግሞ ማድረግ የፈለኩትን ነገር ብዙ ጊዜ የማደርገው በብዛት እንደዛ ነው። ማለት ነው። ስለዚህ ስራን የምሰራው ስራ ካለ ወይ ደግሞ ማከናወን የፈለኩት ወይ ደግሞ መጨረስ የፈለኩት ነገር ካለ በብዛት ይሄንን ነገር ተጠቅሜ ብዙ ጊዜ እሰራለሁ ወይ ደግሞ አከናውናለሁ ማለት ነው። በአጠቃላይ ይሄንን ያው ዛሬ ብቻ ሳይሆን ከዚህ በፊትም እንደዚህ አይነት እያደረኩ ነበር ማለት ነው። ገና ተማሪ እያለሁም አሁንም ስራ ላይ ብዙ ጊዜ ያው ጊዜ ሳይበቃ ሲቀር ለምሳሌ እንደዛም ደግሞ አጭር ጊዜ ውስጥ ለምሳሌ ትንሽ ጊዜ ውስጥ ሰርቼ ያንን ነገር ማብቃት አለብኝ። ወይ ደግሞ ጨርሳለሁ ብዬ ካሰብኩኝ ምን አደርጋለሁ ማነው? ያለኝን ጊዜ ተጠቅሜ ያው የማንቂያ ሰዓትን በመሙላት ከዛ ተነስቼ ስራውን እየሰራሁ በዚህ መልክ በብዛት በዚህ መልክ ሰዓትን በመጠቀም እንግዲህ ስራዎችን እሰራለሁ ወይ ደሞ ነገሮችን አከናውናለሁ ማለት ነው። ስለዚህ ይሄንን ማድረግ ነው እንግዲህ ብዙ ጊዜ ብዙ ጊዜዬን የማሳልፈው ይሄንን እያደረኩኝ እንግዲህ ጊዜን ሳሳልፍ እንደዛም ደግሞ ያው ነገሮችን ሳደርግ ምን ይሆናል ማለት ነው። ያው ሰአቴን ተጠቅሜያለሁ ከዛ ስራውን ቶሎ እጨርሳለሁ ማለት ነው። በአጠቃላይ ስለዚህ የማንቂያ ሰዓት መጠቀም በጣም የሚመከር እንደዛ ደግሞ ሁሉም ሰው ልጠቀምበት ይገባል ብዬ ከማስበው ነገር መካከል አንዱ የማንቂያ ሰዓት ነው። ማለት ነው። ካልሆነ እንግዲህ በዛው እንቅልፍ ይዘን በዛው ይጠፋና ያው ሁሉም ሰው ስራውን ሳይሰራው ደግሞ ሳይጨርሰው ሊቀር ስለሚችል እንደዚህ ማድረግ የግድ አስፈላጊ ነው። ማለት ነው። ስለዚህ ሁሉም ሰው ይሄንን ማድረግ አለበት። ወይ ደግሞ እንደዛ ነገሮችም በስተ በስትክክል መጨረስ መቻል አለበት ማለት ነው። ስለዚህ እኔም ከ ከገና ከተማሪ እንደዛ ደሞ ከ ትምርት ጀምሬ ከዛ ስራ ላይም እያለሁ በጣም በድግግሞሽ ያን ነገር አደርጋለሁ ማለት ነው። ስለዚህ ሁሉም ሰው በጣም አስፈላጊ እና በጣም የግድ ያው ስለሚያስፈልገው በብዛት እጠቀመዋለሁ ማለት ነው። ስለዚህ ማንቂያ ሰዓት መጠቀም ያው በጣም የሚመከር። እነዛን ደግሞ ሁሉም ሰው ሰአቱን ወይ ደግሞ ጊዜውን በስትክክል መጠቀም ከፈለገ ያንን ነገር ማድረግ አለበት ብዬ አስባለሁ። ለምሳሌ ያው ሰዓት መጠቀም ስባል እንዴት ነው ከምን አንፃር ነው? ከእንቅልፍ አንፃር ነው? ለምሳሌ እንዴት ነው የሆነ ያህል ለምሳሌ እንቅልፍ ከዛ በኋላ ደግሞ ስራውን መቀጠል ካስፈለገ ለምሳሌ አራት ሰዓት መተኛት አለብን ካልን ከተኛን በኋላ ከዛ በላይ ልንተኛ እንችላለን። ከዛ በታችም ልንተኛ እንችላለን። እንደ አጋጣሚ ግን በብዛት እንዴት ነው የሚሆነው ማለት ነው። እንቅልፉ ይዞን ሊጠፋ ይችላል። በዛው ስለዚህ በ በስትክክል ስራችንን መስራት ላንችል እንችላለን ማለት ነው። ስለዚህ ይሄ እንዳይፈጠር ወይ ደግሞ ያ እንዳይሆን የግድ ማንቂያ ሰዓት መጠቀም ግድ ይላል ማለት ነው። እዚህ ጋር ይሄ ማንቂያ ሰዓት ስንጠቀም እንግዲህ ምን ይሆናል ማለት ነው? ያው ሰአታችንን በአግባቡ መጠቀም እንችላለን። እንደዛም ደግሞ ስራችንን መስራት ያለብን ወይ ደግሞ ለመስራት ያሰብነውን ነገር ማድረግ እንችላለን ማለት ነው። መስራት እንችላለን ማለት ነው። ስለዚህ ያለው ነገር ይሄን ይመስላል። ስለዚህ እኔም ገና ከልጅነቴም ጀምሬ ማንቂያ ሰአቴን እጠቀማለሁ። ገና አሁን ደግሞ ስልክ አለ በስልክ ላይ ደግሞ እንደዚህ ማንቂያ ሰዓቱ ባላርም መልክ ስለመጣልኝ ከዛ እሱን ነገር ሞልቴ ነው ከዛ በዛ መልክ መቀጠል እንችላለን ማለት ነው። ስለዚህ እሱን ስናደርግ እንግዲህ በጣም ያው እንዳልኩት ጊዜያችንን መጠቀም እንችላለን። እንደዛ ደግሞ ስራዎቻችንን በአግባቡ መስራት ሰርተን መጨረስ እንችላለን። ስለዚህ ማንቂያ ሰዓት ትጠቀማለህ ለሚለው አዎ እጠቀ

እሺ አሁን ደግሞ ጥላ ወይስ ፀሀይ ትመርጣለህ የሚል ጥያቄ ወቷል? እንግዲህ ካሉት ነገሮች መካከል እንግዲህ እኔ የምመርጠው ወይ ደግሞ ምጠቀመው ነገር ምንድን ነው ማለት ነው? ወይ ከጥላ ወይ ደግሞ ከፀሀይ መካከል ጥላን እመርጣለሁ። ያው ፀሀይን ሚመርጥ ሰው ይኖራል ብዬ አስባለሁ ግን ፀሀይን ምንመርጥበት አጋጣሚዎች ይኖራሉ ግን ውስን ናቸው። ውስን ናቸው ስል ለምሳሌ እነዚህ ቅዝቃዜ ሲያጋጥም ወይ ደግሞ እነዚህ ብርድ ብርድ ሢለን እነዚህ ደግሞ ሲበርድኝ በብዛት ለተወሰነ ደቂቃ ፀሀይን መሟቅ ወይ ደግሞ ፀሀይ ውስጥ መቀመጥን ልንመርጥ እንችላለን ማለት ነው። በአጠቃላይ ስለዚህ ሁሉም ሰው ያንን አድርጎ ከዛ በዛ መልኩ እንግዲህ ነገሮችን ማድረግ ይችላል ማለት ነው። ስለዚህ እኔ ምመርጠው እና እኔ በጣም ከምፈልገው ነገር መካከል አንዱ እንግዲህ ምንድን ነው ማለት ነው? ፀሀይን ይመርጣሉ ወይ ደግሞ ፀሀይን በብዛት ያው ይጠቀሙና በዛ መልኩ ያው ምን ያደርጋሉ? ማለት ነው በብዛት እሱን ተጠቅሜ ከዛ በአጠቃላይ ሄጄ ጄ ለምሳሌ ፀሀይ ካቃጠለኝ በብዛት እንዲህ ነው አርፋለሁ ያንን ማርፈው ደፙ እንዴት ነው ማለት ነው። ወደ ጥላ ስር መግባት ነው ስለዚህ ያው ከጥላና ከፀሀይ በጣም ብዙ ጊዜ የምጠቀመው እና በጣም ምመርጠውም ነገር ቢኖር ያው ጥላ ነው ማለት ነው። ስለዚህ ፀሀይ መቃጠል ወይ ደግሞ የፀሀይን ያው ቃጠሎ ብዙም አልችልም ያው ትንሽ ይከብደኛል ማለት ነው። ምክንያቱም ትንሽ መቋቋም ሥለማልችል እና ያን ያክል ሥለሚያስቸግረኝ እኔም ብዙ አልመርጥም ማለት ነው። በአጠቃላይ ሥለዚህ ይሄ በጣም ወሳኝ እንደዛ እንደምወጣ በጣም ጠቃሚ ከምላቸው ነገሮች መካከል አንዱ ጥላ ነው ጥላ ባይኖር እንግዲህ አስቡት ያው ምንያክል እንደምንጎዳ እንደዚያውም ደግሞ ምንያክል ለህይወት ሊከብድብን እንደሚችል። ምክንያቱም ፀሀይ እንግዲህ ከጧት ጀምሮ እስከ ማታ ያው ሙቀቷ ይጨመር ይጨመር እና ወደ ማታ አካባቢ ትንሽ እየቀነሰ እየቀነሰ ይመጣል እንጂ በጣም ከባድ ነው። ያው ቆዳችንን ሊጎዳብን ይችላል እንደዚያውም ደግሞ ለተለያዩ አይነት ችግር ሊያመጣብን ይችላል አስፈላጊ እንደመሆኑም ያው በዛው ልክ ደግሞ ሊጎዳም ስለሚችል ማለት ነው። ስለ ስለዚህ እኔም ይሄንን ተረድቼ ወይ ደግሞ ይሄንን አውቄ በብዛት እንግዲህ ያው ጥላን እመርጣለሁ ወይ ደግሞ ጥላን እጠቀማለሁ ማለት ነው። በአጠቃላይ ሥለዚህ ጥላ መጠቀም መቻል እንግዲህ አስፈላጊ እና በጣም ወሳኝ ነው። ሥለዚህ ጥላን ደግሞ እንዴት ነው ምንጠቀመው? በእዚ በእጃችንም ምንይዛቸው ነገሮች አሉ። ጥላ አለ ከዛም ደግሞ ቤት ውስጥ በመቀመጥ መኪና በመኪና በመጓዝ እንደዛም ደግሞ ሥንሄድ መንገድ ላይ አለ። ለምሳሌ ወይ እንጨቶች ስር መሄድ የተለያዩ አይነት መንገዶች አሉ። ለምሳሌ በፀጉራችን ላይ ወይም ደግሞ በራሳችን ላይ ኮፍያ ማስቀምጥ እንደዚህ አይነት ነገሮችን መጠቀም እንግዲህ ምን ማድረግ እንችላለን ማለት ነው። ሥለዚህ ራሳችንን ከፀሀይ መከላከል ወይም ደግሞ ራሳችንን ከፀሀይ ሙሉ በሙሉ በሚባል ደረጃ ባይሆንም መከላከል እንችላለን ማለት ነው። ሥለዚህ ይሄ ይሄ በጣም ወሳኝ እና በጣም አስፈላጊ ነገር ነው። እንደዚህ ካደረግን እንግዲህ ትንሽ ህይወታችን ላይ ትንሽ ከባድ ሚባለው ነገር ወይ ደግሞ ከባድ የሚባለው እንትን ሊያጋጥመን ሥለሚችል ስለዚህ ይሄንን ማድረግ መቻል አለብን ማለት ነው። ሙሉ በሙሉ ማስቀረት ባንችልም ያው ይሄንን ብናደርግ ወይ ደግሞ ይሄንን ብናስተካክል ይህንን አስተካክለን በዚህ መልኩ ያው ብንጓዝበት እና በጣም ብንሄድበት አሪፍ ነው። ብዬ አስባለሁ ነው። በአጠቃላይ ሥለዚህ ሁሌም የግድ እኔ አላውቅም ግን ፀሀይን ምንወድ ወይ ደግሞ ምንመርጥ ሰዎች ሊኖሩ ይችላሉ ብዬ አላስብም። ግን ጧዋት ጧዋት ለምሳሌ ጧዋት ይመርጣሉ ለምሳሌ ጧዋት ጧዋት ለሁሉም ሰው ፀሀይን መሟቅ ያው ይመርጣል ምክንያቱም ለምንድነው ይሄ ፀሀይ መምረጥ ወይ ደግሞ ፀሀይ መሟቅ መቻል እንግዲህ በጣም ሚመረጥ እና እንደዚያውም ደግሞ በጣም ደስ የሚል አይነት ነገር ነው። ያው ለጤናም የሚመከር አይነት ነገር ነው እሱ እየታወቀኝ ነው። ግን እሱን ለምሳሌ ልናደርግ የምንችለው ወይ አንድ ሰዓት ነው ቢበዛ ከዛ ደግሞ ሰላሳ ደቂቃ ልንቆይ ነው እንጂ ብዙ ሠዓት ቁጭ ብለን ፀሀይ ውስጥ ፀሀይ እየምቅን መቆየት ይከብደናል። ይሄ በጣም ልናደርገው አንችልም ምክንያቱም ፀሀዩን ሙቀቱን መቋቋም ያው ሁሉም ሰው ይችላል ብዬ አላስብም። ምክንያቱም ያንን ማድረግ ከቻልን እማ በጣም መቆየት ከቻልን እማ በጣም ያው ለየት እንላለን ማለት ነው። ሥለዚህ በአጠቃላይ እኔ ከጥላና ከፀሀይ ምመርጠው ጥላ ነው ማለት ነው። በአጠቃላይ ከዛ እንደ አስፈላጊነቱ አልፎ አልፎ ፀሀይ ልጠቀመው እችላለሁ ደግሞ ወደ ፀሀይ ልወጣ እችላለሁ ግን ሁሌ አይደለም ጧዋት ጧዋት ላይ ሊያስፈልግ ይችላል ከዛ ወደ በኋላ አንዳንዴ ፀሀይ ሚያስፈልግበት አይነት ሁኔታ ሊኖር ይችላል እንጂ እሱ ሁሌ አይደለም ማለት ነው። እሱ ራሱ ስለዚህ በአጠቃላይ መከ ከፀሀይ እና ከጥላ እኔ ሁሌም ብ ብ ብባል የምመርጠው ያው ይሄኛውን ጥላን ነው ማለት ነው። ምክንያቱም ጥላ እንግዲህ ያው አይጎዳንም እንደዚያውም ደግሞ ሰውነታችን ያው እንዳይጎዳ ቆዳችንም እንዳይጎዳ እንደዚያውም ደግሞ ምንም ሣይከብድ እንድንቀሳቀስ እንድንኖር ያደርገናል ምንም አይነት የድካም ሥሜት ሣይሰማን ነው። በአጠቃላይ ሥለዚህ ጥላ ወይስ የ ፀሀይ ትመርጣለህ ቢሉ ጥላ እምር ጣለሁ እላለሁ

እሺ አሁን ደግሞ መዋኘት ትችላለህ? የሚል ጥያቄ መጥቷል። እንግዲህ ለዚህም ጥያቄ በጣም አመሰግናለሁ። እንግዲህ ዋና በጣም ያው ሰዎችን ከሚያዝናናና እንደዛም ደግሞ በጣም አሪፍ ጊዜ እንዲኖረን ከሚያደርጉ ነገሮች መካከል አንዱ ነው። ስለዚህ እኔ ዋናን ብዙ ጊዜ እጠቀመውና በጣም ብዙ ጊዜ እዋኛለሁ። ምክንያቱም እንግዲህ ዋና በጣም ወሳኝና በጣም ጠቃሚ ነገር ነው። እንደዛ ራሳችንን እንድናዝናና፤ እንደዛም ደግም ከአንድ ከእንደ ስፖርትም ስለሚታይ እንግዲህ የአካል ብቃት እንቅስቃሴ ከማድረግ አይተናነስም ማነው ዋና መዋኘት። እና ስለዚህ በዚህ ምክንያት ብዙ ጊዜ ዋናን እመርጣለሁ ወይ ደግሞ ዋናን እዋኛለሁ ማለትነው። ስለዚህ ዋና እንግዲህ በጣም አሪፍ እንደዚሁም ደግሞ በጣም እኔ ከምፈልጋቸው ወይ ደግሞ በጣም ከምመርጣቸው ነገሮች መካከል አንዱ ነው ማለት ነው። ስለዚህ ዋና ያው ችሎታው ያው እንደየ አካባቢያችን ወይ ደግሞ እኛ እንዳደግንበት አይነት ሁኔታ ያው ሊለያይ ይችላል። እንግዲህ ዋናን በጣም የሚችሉ ሰዎች ሊኖሩ ይችላሉ። እንደዛም ደግሞ ዋናን ያን ያክል ደግሞ የማይችሉ አይነት ሰዎች ሊኖሩ ይችላሉ። ያው ለምሳሌ ውሃ ለምሳሌ ያለበት አካባቢ ላይ ወይም ደግሞ ለመዋኘት የሚመች አይነት ቦታ ላይ የተወለዱ ሰዎች ያው በደንብ መዋኘት ይችላሉ። እንደዛ ደግሞ ትልቅ ውሃ እነዚህ ትልቅ ወንዝ የሌለበት አካባቢ ላይ የተወለዱ ደግሞ ዋና ሊያስቸግር ይችላል ግን እንደዛም ሆኖ ያው የሚለመድ አይነት ነገር ነው። ምክንያቱም የሚያሳየን ሰው ካለ በቀላሉ እንግዲህ መዋኘት መቻል መልመድ ወደ ደግሞ መማር ይቻላል ማለት ነው። ያን ያክል የሚያስቸግር አይነት ነገር አይደለም ብዬ ስለማስብ እኔ ማንም ሰው በቀላሉ ማንም ሰው ቀለል ባለ መልኩ ዋናን መዋኝነትን መቻል ወይ ደግሞ መልመድ ይችላል ማለት ነው ስለዚህ እንግዲህ ዋና በጣም አሪፍ ነው። ያው ሁሉም ሰው እንግዲህ በጣም የሚለመድ ወይ ደግሞ በጣም ያን ያክል ውስጥ ገብቶ ባይሄድም ያው በአቅሙ ያው መዋኘት ይችላል ነው። ስለዚህ እኔ ዋና በጣም እችላለሁ። በጣም ብዙ ጊዜም ያው ራስህን ለማዝናናት እንደዛም ደግሞ ያው አንዳንዴ ሲያስፈልገኝ ሲደብረኝ ብዙ ጊዜ ሄጄ ዋና በመዋኘት ያው ብዙ ጊዜ ምን አደርጋለሁ ማለት ነው ያንን ነገር ያው ብዙ ጊዜ ዋና እየዋኘሁ ራሴን አዝናናለሁ ወይ ደግሞ ራሴን ምን አደርጋለሁ ማለት ነው ስለዚህ ራሴን የማዝናናበት አይነት ነገር አለ ማለት ነው። ስለዚህ በአጠቃላይ ይሄን ይመስላል። ስለዚህ ዋና በጣም አስፈላጊ እንደዛም ደግሞ በጣም ደስ የሚልና በጣም ህይወትን ያው ህይወታችን ከሚያሳምሩልን ነገሮች መካከል አንዱ ነው ማለት ነው። ስለዚህ ዋና መዋኘት መቻል እንግዲህ በጣም ያው ትልቅ የሚባለው አይነት ምን አለው ማለት ነው ያው መታደል አለው። ወይ ደግሞ ሁሉም ሰው አይደለም። ያው ከውሃ ጋር መታገል ነው። ከውሃ ጋር መታገል እንግዲህ በጣም የሚያዝናና እንደዛም ደግሞ በጣም ደስ ከሚሉ ነገሮች መካከል አንዱ ስለሆነ እንግዲህ ያው ሁሉም ሰው ያንን ማድረግ መቻሉ ያው ትልቅ ነገር ነው ብዬ አስ ስለማስብ ነው እኔ ስለዚህ ዋና በጣም አሪፍ ነው ደግሞ በጣም የሚበረታታ እንደዛም ደግሞ ያው ዋና ስንዋኝ እንግዲህ ሁሉ መላ ሰውነታችን ስለሚንቀሳቀስ ያው መላ ሰውነታችን ከእግራችን ጀምሮ እስከ ራስ ፀጉራችን ስራውን ስለሚሰራ ያው ይመረጣል ብዬ አስባለሁ። ያው ለአካል ብቃት እንቅስቃሴም እንደዛም ደግሞ ለጤናችንም ሲባል እንግዲህ ያው እንደዚህ አሪፍ እና የሚበረታታ አይነት የሚበረታታ አይነት ነገር ነው ብዬ አስባለሁ። እኔም ያንን አስቤ እንግዲህ ብዙ ጊዜ ያው ዋናን እዋኛለሁ። እነዛም ደግሞ ብዙ ነገሮችን ያደርጋሉ ማለት ነው። ስለዚህ ዋናን የጀመርኩት እንዴት ነው ልጅ ሆኜ ከዛ ወንዞች አሉ እኛ አካባቢ ላይ እኔ ያደኩበት ተወልጄ ያደኩበት አካባቢ ላይ፤ ስለዚህ እንደዚህ አይነት ወንዞች ሄጄ መዋኘት ከዛ ወንዞቹ ውስጥ እየገባን ምናምን እየዋኘን ከልጆች ጋር ብዙ አይነት ነገር አለ። ለምሳሌ ድንጋይ እንደ እንደዚህ እንግዲህ ማጅራታችን ላይ ድንጋይ አድርገን እንዳንነሳ ማለት ነው። በጣም ብዙ ሰዓት ልንጓዝ በምንችለው መልኩ ያንን ነገር እያደረኩኝ ነበር ማለት ነው። ስለዚህ አሪፍ የሚባለው ጊዜ ነበረን በአጠቃላይ። ስለዚህ እኔ ዋና በጣም እዋኝ ነበር እንደዛም ደግሞ በጣም ከሚመችኝና በጣም ከምወደው ነገር መካከል አንዱ ነው ማለት ነው። ስለዚህ ዋና በጣም በጣም ነው የሚያዝናናኝ። እንደዛ ነው በጣም ደስ የሚለኝ ማለት ነው። ስለዚህ ሁሉም ሰው ያንን ያው ሲያደርግ በጣም አሪፍ ይመስለኛል። ያው ይዝናናል ሰው በጣም ያስደስተዋል እንደዛም ደግሞ እንግዲህ በደንብ ያው ህይወታችንን ከሚያጣፍጡልን ነገሮች መካከልም ወይ ደግሞ በዛ ተርታም የሚቀመጥ ነገር ነው ብዬ አስባለሁ በአጠቃላይ። ስለዚህ ዋና መቻል እንግዲህ በጣም ወሳኝ እንደዛም ደግሞ በጣም ጠቃሚ የሆነ ነገር ስለሆነ፤ ያው ሁሉም ሰው ቢችልና በጣም ያንን ነገር ቢሞክረው አሪፍ ነው። ያው ሁሉም ሰው ደግሞ ይሄንን ማድረግ አይችልም። ምክንያቱም እንግዲህ አንዳንዴ ያው ምን አለ መሰላችሁ ያው ሰዎች ይህንን ለማድረግ ያው አንዳንዴ ፍላጎት ያጣሉ፤ አንዳንዴ ጊዜ ያጣሉ፤ አንዳንዴ ደግሞ ይፈራሉ ውሃን የሚፈራ ሰው አለ። ያንን ማድረግ የሚያስደስተው ግን ደግሞ ፈርቶ ቁጭ የሚል ደግሞ አለ። እንደዚህ አይነት ነገሮችን አስወግደን በደንብ ከልባችን ያንን ነገር ያው እያደረግን መደሰት አለብን እላለሁ። ስለዚህ መዋኘት ትችላለህ? ለሚለው አዎ መዋኘት እችላለሁ እላለሁ። አመሰግናለሁ።

እሺ አሁን ደግሞ ምን አይነት ቦርሳ ይጠቀማል ለሚል ጥያቄ እንግዲህ መልስ እየሰጠን እየተወያየን የምንቆይ ይሆናል ማለት ነው። ስለዚህ እኔ የምጠቀመው አይነት ቦርሳ በአጠቃላይ እንግዲህ ይሄ ከፕላንስቲክ የተሰራ ሆኖ በጣም ይሄ ጎማ ያለው አይነት ቦርሳ ነው። የምጠቀመው በብዛት ያንን ቦርሳ እጠቀማለው ማለት ነው። ስለዚህ ይሄ ቦርሳ ጊዜ በጣም እኔ ከምወደው እንደዛ ደግሞ በጣም ብዙ እቃዎችን ስለሚይዝልኝ ያንን ቦርሳ በጣም ብዙ ጊዜ ለመጠቀም እመርጣለሁ። ወይ ደግሞ ለመጠቀም ከማስበው አይነት የማስበው አይነት ቦርሳ ነው ማለት ነው። በአጠቃላይ ስለዚህ ይሄን ቦርሳ እጠቀማለሁ። በብዛት ስለዚህ ይሄ ቦርሳ እንግዲህ በጣም ብዙ እቃዬን ይይዝልኛል እንደዛ ደግሞ በጣም በብዛት ያው እኔ የምገለገልበት አይነት ቦርሳ ነው ማለት ነው። በአጠቃላይ ይሄ ቦርሳ እንግዲህ እኔን ያው በብዛት እኔ የምገለግልበት አይነት ሆኖ ያው በብዛት ደግሞ ያው አልሄድም ይዤ የምሄደው ደግሞ በጣም ቀለል ያለች ቦርሳ ነች። የጨርቅ ቦርሳ እነዚህ እንደዚህ ወረቀቶችን የተለያዩ አይነት ሰነዶችን የሚይዝበት እና እንደዚህ ደግሞ ላፕቶፕ የማስቀምጥበት አይነት ቦርሳ አለች ስለዚህ እሷንም እጠቀማለሁ። ከዚህም ደግሞ ትንሽ ተለቅ የሚልና እንደምሳሌ ለተወሰነ ጊዜ ብቻ ለምሳሌ ለሁለት ሳምንት ለሶስት ሳምንት የሚቆይበት አይነት አጋጣሚ ኖሮ ለዛ ነገር ወደ ሆነ ቦታ የምሄድ ከሆነ እንግዲህ እሱን ቦርሳ ደግሞ እጠቀማለሁ ማለት ነው። ግን በአጠቃላይ ለምሳሌ በጣም የማልመለስ ከሆነ ወዲያ አሁን ለምሳሌ እኔ አሁን ካለሁበት ቦታ ራቅ ብዬ የምሄድና ያ ወደዚህ ማልመለስ ከሆነ ትልቁን ቦርሳዬን ይዤ እሱን ይዤ እጓዛለሁ ማለት ነው። ስለዚህ ያንን ነገር በብዛት አደርጋለሁ ስለዚህ ያው የምንጠቀመው አይነት ቦርሳ ያው አላማችን ይወስናል ወይ ደግሞ የምንጠቀምበትን አይነት አጋጣሚ ይወስነዋል ማለት ነው ወይ ደግሞ ሁኔታ ይወስናል ማለት ነው። በአጠቃላይ ስለዚህ ይሄንን ማድረግ ወይ ደግሞ ያንን ማድረግ መቻል ያው ማወቅ ያው ግድ ይላል ማለት ነው። ስለዚህ እኔም በአጠቃላይ ይሄንን ታሳቢ አድርጌ ነው ማነው በዛት የምጠቀመው አይነት ቦርሳ የሚወስነው ስለዚህ ቦርሳ በብዛት ለዚህ ነው። የምጠቀመው እነዚህ ጉዞ ስናደርግ እንግዲህ ያው ወደ ስራም ስንሄድ ያው ያስፈልጋል ቦርሳም መያዝ ምክንያቱም ነገሮችን በእጅ መያዝ አሁን አሁን ስለማይፈቀድ ማለት ነው። ስለዚህ የግድ ያንን ነገር ማድረግ መቻል አለብን። ስለዚህ ቦርሳን ሳንጠቀም ያው ለምሳሌ ማንጠቀም ከሆነ እንግዲህ እንቸገራለን ስለዚህ ቦርሳን መጠቀም መቻል የግድ ይላል ማለት ነው። ስለዚህ ሁሉም ሰው ያው ቦርሳን መጠቀም አለበት። እንደዛም ደግሞ ያው አንዳንዴ አሁን ለምሳሌ ትላልቅ ከተሞች ላይ ምን መጥቷል ማለት ነው። አንዳንድ እንግዳዎች እገዳዎችም ተቀምጠዋል ለምሳሌ እዚህ ፌስታል መጠቀም ምናምን እንደማይፈቀድ ነገር ነው ስለዚህ እንዴት ነው ማለት ነው? ትላልቅ ከተማዎች ላይ ያው ሁሉም ሰው በሚባተ ደረጃ ያው ሌላ ነገር መጠቀም እንዳለበት እና ፌስታል የሚባለው ነገር ሰው መጠቀም እንዴለለበት ነገር ያው እየተወራ ስለሆነ እና ትግበራ የተደረገ ስለሆነ ወይ ደግሞ ተግባራውም እየሆነ ስለሆነ ቦርሳን ስንጠቀም እንግዲህ በቀላሉ ያው ልብሶቻችንም ሆነ ሌሎችንም ነገር ይዘን መንቀሳቀስ ወይ ደግሞ ይዘን መሄድ እንችላለን። በዛ ውስጥ ቦርሳ ውስጥ አድርግን ማለት ነው። ስለዚህ ለዚህም ለዚህም ስለሚጠቅመን እና በጣም ስለሚያስፈልገን ያው ሁሉም ሰው ያንን ቢያደርግ አሪፍ ነው ብዬ አስባለሁ ማለት ነው። በአጠቃላይ ስለዚህ እኔም ገና ያው መጀመሬ ነው። ቦርሳ መጠቀም የጀመርኩት እና ያው ቦርሳ በጣም ደስ የሚልና በጣም ያው ይዘንም ስንቀሳቀስ የሆነ ደስ የምል ነገር አለው። ስለዚህ ለዚህ ለዚህ ያው በብዛት ቦርሳን መጠቀም እኔ የምመርጠው ለዚህ ነው። ማነው ስለዚህ ያው በብዛት የምጠቀመው አይነት ቦርሳ ያው ከቆዳ የተሰራ እነዚህ ከፕላስቲክ የተሰራ ከጨርቆች የተሰሩ አይነት ብዙ አይነት ቦርሳዎች አሉ። ስለዚህ የምንጠቀመው አይነት ቦርሳ ደግሞ ወስኗል ማለት በብዛት አሁን ለምሳሌ ቤት ውስጥ የምንገለገልበት አይነት ቦርሳ ከሆነ ያው ሌላ አያስፈልግም። ማለት ለትልቅ ወይ ደግሞ ተለቅ የሚል አይነት ቦርሳ አያስፈልግም። እዚሁ ያው ለምሳሌ እዚሁ ቤታችን ሆነን እንግዲህ ያን ነገር አለምሳሌ ማናቀሳቅስ ከሆነ ሌብስ ምናምን ይዘን የማንድሄድ ከሆነ ያው እዚሁ ቤታችን ሆነን ያን ነገር ማድረግ ወይም ያን ነገር መጠቀም እንችላለን ማለት ነው። ስለዚህ ያኔ ያው በብዛት ቤት ሆነን ነው ያንን ነገር ራሱ መጠቀም እንችላለን። የምንንቀሳቀስ ከሆነ ደግሞ የምንሄድ ከሆነ ለምሳሌ ከቦታ ቦታ የምንቀሳቀሰው ወይ ደግሞ ከቦታ ቦታ ልክ አይነት ሰዎች ከሆንን ደግሞ ምን ያለ ማለት ነው ስለዚህ ያኔ ደግሞ የግድ ያስፈልጋል ማለት ነው። ምክንያቱም ያው ያለ ቦርሳው ሁሉን ነገር በእጅ ይዞ መንቀሳቀስ ስለሚከብድ የግድ ያንን ነገር ማድረግ መቻል አለብን ማለት ነው። ያው ያለኝ አመለካከት ወይ ደግሞ ያለኝ ሀሳብ ይሄን ይመስላል። እናም ያው ቦርሳ በጣም አሪፍ ነው። ያው ነገሮችን እዚም እዛም በታተን ከምናስቀምጥ አንድ ቦታ ላይ ሰብሰብ አድርገን ለማስቀመጥ በጣም ስለሚጠቅመን ምክንያቱም የቦርሳ እቃ ወሳኝ ስለሆነ ያው ለዚህ ለዚህ ይጠቅማል። ስለዚህ ምን አይነት ቦርሳ ይጠቀማል ከሚለው እንግዲህ እኔ ጎማ ያለው ትልቅ ቦርሳ ፕላስቲክ የፕላስቲክ ቦርሳ እጠቀማለሁ። እንደዛም ደግሞ አነስ የሚሉ ቦርሳዎችን እጠቀማለሁ ማለት ነው

እሺ አሁን ደግሞ የተበላሸ ነገር ማስተካከል ትችላለህ የሚል ጥያቄ መጥቷል እንግዲህ ይሄም ያው ችሎታ የሚጠይቅ ነገር ነው። በርግጥ የተበላሹ ኢቃዎችን የቤት መሳሪያ ሊኖሩ ይችላሉ። እዚህ ጋር የተነሳውን ጥያቄ ያው የተበላሸ ነገር ስለምል የተበላሹ አሰራሮች ሊሆኑ ይችላሉ የተበላሹ አመለካከቶች ሊሆኑ ይችላሉ የተበላሹ ግንኙነቶች ሉቹ ሊሆኑ ይችላሉ ብዙ አይነት ነገር አለ። ብቻ እና የትኛውንም የተበላሸ ነገር እንግዲህ ማስተካከል ያው ወሳኝ እና በጣም አስፈላጊ ነገር ስለሆነ እኔም ብዙ ጊዜ እንደዚህ አይነት ነገር ላይ ትኩረት ሰጥቼ የተበላሸ ነገር ማስተካከል ላይ በጣም ጎበዝ ነኝ። ያው ያን ነገር በጣም አደርጋለሁ ማለት ነው በጣም ብዙ ጊዜ። የተበላሸ ነገር ማስተካከል ወይ ደግሞ የተበላሸን ነገር ማረም እና አስታክዬ የመገኘት በጣም ከሚያስደስተኝ እና በጣም ደስ ከምለኝ ነገር መካከል አንዱ ነው ማለት ነው። ስለዚህ የተበላሸ ነገር ማስተካከል ወይ ደግሞ የተበላሸ ነገር እንግዲህ መስመር ማስያዝ በጣም እኔን ከሚመቸኝ እና በጣም እኔን ከሚያስደስተኝ ነገር መካከል አንዱ ነው ማለት ነው። ስለዚህ ሁሌም የተበላሸ ነገር ማስተካከል እንደዛም ደግሞ የተበላሸ ነገርን ሰርቼ መገኘት ያው እኔን በጣም ደስ ከሚያሰኘኝ እና በጣም ከሚያስደ በጣም በጣም ከሚያስደስተኝ ነገር መካከል አንዱ ነው ማለት ነው። ስለዚህ ሁሌም ያው የተበላሸ ነገር ማስተካከል የተበላሸ ነገር ማረ እሄ ደስ በሚል ሁኔታ የተበላሹትን ነገሮችን ማስተካከል ወይም መስራት በጣም ነው ሚያስደስተኝ። ስለዚህ የተበላሸ ነገር ያው የግድ መሰራት አለበት ወይ ደግሞ መስተካከል አለበት እና ስለዚህ ሁሌም ያን ነገር አደርጋለሁ ማለት ነው። ስለዚህ የተበላሸ ነገር ሁሌም መስተካከል አለበት ሁሌም መሰራት አለበት ስለዚህ መሳሪያ ሊሆን ይችላል እቃ ሊሆን ይችላል። ለምሳሌ ግንኙነት ለምሳሌ እኔ አሁን ግንኙነት ከተበላሸ ከሰው ጋር ያለኝ ግንኙነት ተበላሽቶ ከተገኘ እንደዛ ደግሞ ሰዎች ከሰዎች ጋራ ከራሳቸውም ጋራ ያላቸው ግንኙነት በጣም ተበላሽቶ ካገኘሁት። ምን አደርጋለሁ ማለት ነው ሁሌ ያንን ነገር ለማስተካከል ወይ ደግሞ ያንን ነገር ለማረም ሙከራ አደርጋለሁኝ። ወይ ደግሞ የራሴ ከሆነ የስተቶቹን የስህተቱን ቦታ ፈልጌ ከዛ ያንን ነገር ለማስተካከል ወይ ደግሞ ያንን ነገር ለማረም ብዙ ብዙ ብዙ ጊዜ ያው እጥራለው ማለት ነው። ስለዚህ ይሄንን በማድረጌ ደግሞ በጣም ብዙ ያው ብዙ ጊዜ ተጠቅሜያለሁ ደግሞ ተጠቃሚ ሆኜ ራሴን አግኝቻለሁ ማለት ነው። ስለዚህ በአጠቃላይ ያው የተበላሹትን ነገሮች ማስተካከል የተበላሹትን ነገሮችን መስመር ማስያዝ መቻል ያው በጣም ጠቃሚና በጣም ወሳኝ ነገር ስለሆነ ሁሉም ሰው ያንን ነገር ማድረግ ቢችል አሪፍ አሪፍ ነገር ነው ብዬ አስባለሁኝ ማለት ነው። በአጠቃላይ ስለዚህ እኔም ያኔ ያው ሁሌ ባይባልም ያው እንደዚህ ያሉትን ነገሮች ላይ በጣም ትኩረት አደርጋለሁ እነዚህ መስተካከል ያለባቸው ነገሮችን ለማስተካከል በጣም ብዙ ጊዜ እሰራለሁ። እንደዛም ደግሞ እቃዎች ደግሞ ተበላሽተው ካገኘሁት እንግዲህ በጣም ራስ ሰርቼም አንኳን ባላውቅም ያው ላስተከክለው ምችልበትን መንገድ ይፈልግና በዛ መልኩ ነገሮችን ለማስተካክለው ደግሞ ነገሮችን መስመር ለማስያዝ ሙከራ አደርጋለሁ ወይ ደግሞ በዛ መልኩ ነገሮችን አስተካክላለሁ ማለት ነው። በአጠቃላይ ስለዚህ ይሄንን በማድረግ እንግዲህ ያው ሁሌ ያው አስፈላጊውን ነገር አደርጋለሁ ማነው በአጠቃላይ ስለዚህ ይሄ በጣም ወሳኝ እና በጣም ጠቃሚ ነገር ነው ብዬ አስባለሁ ማለት ነው። ስለዚህ ይሄ በጣም ደስ የምልና በጣም አሪፍ ምለው ነገር ነው። ስለዚህ የተበላሹ ነገሮችን መስመር ማስያዝ ማስተካከል ማረም በጣም ጥሩ ነው። ግንኙነቱ ላይም ደግሞ ለምሳሌ ከሰው እጅ ጋር ያለኝ ግንኙነት ከተበላሸ ወይ ደግሞ ወደ ማለት ወደ አሎነ አቅጣጫ ካመራ ያንን ነገርም ያው ቆም ብዬ አስብበት እና ከዛ አስተካክላለሁ። ወይ ደግሞ መሆን እንዳለበት አደርጋለሁ ማነው በብዛት በዚህ መጣ አውቃለሁ ወይ ወይ ግንኙነት አቋርጣለሁ መስተካከል ከቻልኩ ወይ ደግሞ ወይ አስተካክላለሁ ማለት በአጠቃላይ ስለዚህ ይሄ በጣም እኔ ከም ማለት ከሚያስደስተኛም ነገር መካከል ነው። እንደዛም ደግሞ በጣም ጊዜ ሰጥቼም እንደዛም ደግሞ ስራዬ ብዬ ለመስራት ከማስብ ከማስባቸው መካከል አንዱ ነው ማለት ነው። ስለዚህ ሁሉም ሰው ይሄንን ማድረግ መቻል አለበት ስለዚህ እኔም በጣም ከምፈልገው እና በጣም ከምወደው ነገር መካከል አንዱ የተበላሹ ነገሮችን ማስተካከል ወይ ደግሞ መስመር ማስያዝ በጣም ያድስተኛል ያኮራኛልም። ስለዚህ ይሄ ነው ማነው ኢቃዎች ላይም ያው ቤት ውስጥ ብዙ ነገሮች ይበላሻል። እንደዚህም ደግሞ በተለያየ አሰራሩ ብልሹ ሊያጋጥም ይችላል ስለዚህ እንደዚህ አይነት ነገሮች ሲያጋጥሙ ያው ልምዱ ባይኖረኝም ያው ማየት ያለብኝን ነገር ተመልክቼ በዛ ልክ እ ለማስተካከል ሙከራ አደርጋለሁ። በብዛት ይሄ ያው እኔ ማድረግ ከምችላቸው ነገሮች መካከል አንዱ ናቸው ማለት ነው። ስለዚህ ይሄን በጣም ደስ ይለኛል። እንደዛ ደግሞ በጣም ብዙ ጊዜ አደርጋለሁ አዲስም ከሆነ ያን ነገር ማስተካከል ለኔ ከባድ ከሆነ ምን አደርጋለሁ ማለት ነው። በብዛት ቁጭ ብዬ ያንን ነገር ወስጄ ከዛ በኋላ የተለያዩ አይነት ቪዲዮዎችን ሊሆን ይችላል ከሰውም ጠይቄ ሊሆን ይችላል ከዛ በዛ መልኩ ለመስራት እሞክራለሁ ምክንያቱም ሌላም ጊዜ ያው ያ ነገር ቢያጋጥም መልሼ ልሰራ በምችልበት አጋጣሚ ማለት ነው

እሺ አሁን ደግሞ ስንት ኢሜል ትልካለህ የሚል ጥያቄ መጥቷል? እንግዲህ ኢሜል ያው በብዛት እኔ የምልከው ኢሜል በብዛት። ያው በቀን አይደለም ማለት እንደዚህ። በቀን ይሄን ያክል ልካለሁ ማለት አልችልም። ግን ቢበዛ ቢበዛ በወር ውስጥ ወይ ደግሞ እንደምሰራው አይነት ስራ ወሳኝ ነው። ለምሳሌ በቀን ውስጥ አሁን ብዙ ኢሜል የምልክበትን አጋጣሚ ሊኖር ይችላል አሁን ላይ ግን አልፎ አልፎ ነው። እንጂ በብዛት በሳምንት አንዴ ወይ ደግሞ ሁለት ኢሜል ብልክ ነው። በብዛት ለምሳሌ ባለፈው ባሳለፍኩት ወር ብዛት ያው በመቶዎች የምትቆጥሩ ኢሜሎችን እየላኩኝ ነበር። ምክንያቱም የምሰራው ስራ በብዛት ከኢሜል ጋር ስለሚገናኝ እና ኢሜል ስለሚያስፈልግ ያው በኢሜል እየተላላከን ነበር ስንሰራ የነበረው እና ያኔ በጣም ተጠቅሜያለሁ። ማለት ኢሜል በጣም ጠቅሞኛል ማለት ነው። ያኔ በብዛት ያው ከሶስት መቶ በላይ ኢሜሎችን ልኬያለሁ ማለት ነው። አሁን ላይ ግን ያ ስራ ካለቀ በኋላ ይሄንን ኢሜል የተላላክን አይደለም ወይ ደግሞ ያ ይሄንን ኢሜል እየላኩኝ አይደለም እና በአጠቃላይ ስለዚህ። ኢሜል እንግዲህ ያው ሲላክ ዝም ብሎ አይደለም ያው ደግሞ ዝም ብሎ ወደፈለግነው አይነት ሰው አንልክም መጀመሪያ ላይ ማወቅ ያለብን ነገር ሊኖር ይገባል። ከዛ በኋላ ያ ነገር እንግዲህ ጠቃሚ ስለሆነ ወይ ደግሞ ወሳኝ ስለሆነ እንግዲህ ምን እናደርጋለን ማለት ነው። ወደዛ እንግባና ከዛ ነገሮችን ማስተካከል የምንችልበት አጋጣሚ ይኖራል። ስለዚህ ኢሜል እንደ አስፈላጊነቱ ነው የሚላከው። ለምሳሌ ሰዎች ለምሳሌ በጣም የሚፈልጉት አይነት ነገር ካለ መልእክት በኢሜል ካስፈለጋቸው ያው በኢሜል የምንልክላቸው ሰዎች ሊኖሩ ይችላሉ። ግን በብዛት እኔ ያው ማህበራዊ ሚዲያን ስለምጠቀም በብዛት እዛ ላይ ነው ብዙ ጊዜ መልእክቶችን የምልከውና በጣም ብዙ ጊዜ ሰውን ለሰው የምጽፈውና ኢሜል እንደአስፈላጊነቱ ነው። እና አሁን ለምሳሌ ስራን የማመለክት ከሆነ በብዛት ያው በየቀኑ የምንልክበት አይነት አጋጣሚ ሊሆን ይችላል። የኔን ሙያ የሚፈልግ አይነት ስራ ከተገኘና በብዛት እሱን ነገር ማድረግ እችላለሁኝ። እናም ደግሞ ሌላ ያው አልፎ አልፎ ምን አለ ይሄ? ለምሳሌ ምንድነው የሚባለው ይሄ? አሁን ለምሳሌ ሰዎችን የምናነጋግራቸው ነገር ካለ በብዛት ያው በኢሜል መልክ ያው ያን ነገር ማድረግ ይቻላል። ያው በብዛት እሱን ነገር እናከናውናለን። ይሄ እንግዲህ በጣም ወሳኝና በጣም ጠቃሚ ነገር ነው ማለት ነው። በአጠቃላይ ስለዚህ እኔም በአጠቃላይ የማደርገውና በጣም ከማከናውናቸው ነገሮች መካከል አንዱ እሱ ነው ማለት ነው። ስለዚህ ያው በስንት ሚለውን በቀን በቀን ቢባል ለምሳሌ በቀን የማልክበትም አጋጣሚ አለ ግን እስቲ በሳምንት እናድርግና በሳምንት ሁለት ኢሜል እልካለሁ ማለት ነው። ግን በቀን ቀን አልክም በብዛት አሁን ያንን ነገር ትቻላለህ ማለት ይቻላል። ስለዚህ ሙሉ በሙሉ በሚባል ደረጃ ባይሆንም ይሄንን የማድረግ ወይ ደግሞ ያንን የማከናወን አይነት ነገርን ወይ ደግሞ ስራውን አቆሚያለሁ ማለት ነው። ስለዚህ ይሄ በጣም አስፈላጊ ነው። ያ ሁሉም ሰው እንግዲህ ምን ማድርግ አለበት ማለት ነው። አዎ ኢሜል ያው ሲልክ ዝም ብሎ ከላከ ያው ሰውንም መረበሽ ላይ የሆነ ሊሆን ይችላል። እነዛን ደግሞ ለምሳሌ በየቀኑ ኢሜል የምልከው እኔ ያው እኛንም ያው የሚያልፋ አይነት ነገር ነው። ምክንያቱም አንዳንዴ ነኝ ብዙ ጊዜ ያው ያን ያክል ኢቭን ጠቃሚ አይደለሁም ያው እንደ አስፈላጊነት ወይ ደግሞ አስፈላጊ የሆነ የግድ መጠቀም ካለብኝ ከገባሁኝ ነው። እንጂ ብዙ ጊዜ ይበልጥ ተጠቃሚ አይደለሁም። ምክንያቱም ለምንድነው? የሆነ አሁን ኢሜል ምቹ አይደለም። ለምሳሌ ኢሜል ስንልክ ያ እንደተላካ ነው የሚታውቀው እንጂ ከዛ ያ ሰው ደግሞ ኢሜሉን አየ አላየ ምንም የሚያሳይ መንገድ ስለሌለ ብዙ ጊዜ አልወድም። ምክንያቱም ሌሎች አሁን ለምሳሌ ማህበራዊ ሚዲያ ላይ ስንልክ ይታወቃል። የትኛውም አይነት ማህበራዊ ሚዲያ ላይ ማለት ነው። ሰው ስንልክ ያ ሰው እንደደረሰው እና ከዛ ደግሞ ያ ሰው እንዳነበበ ያሳያል። በሆነ ምልክት አለው። ወይ ደግሞ በሰፊው ለምሳሌ ኢንስታግራም ላይ ስንልክ እንዴት ነው ሲን ይላል። ወይ ደግሞ ታይቷል ይላል። ከዛ በቴሌግራም ላይ ደግሞ ሁለቴ ያርማል እንደዛም ከዛ ፌስቡክ ላይ ሲሆን ደግሞ የሰውዬውን ፎቶ ያሳያል ስንከፍት ስለዚህ እንደታየ ይታወቃል። ኢሜል ላይ ግን እንደዚህ የሚታይ ነገር የለም። ያው እንደተላከ ብቻ ተልኳል የሚል ነገር አለ። ከዛ በኋላ ተላኪ እንጂ ከዛ ሰውየው አየ አላየ መቼ አየ የሚባል ምንም አይነት ነገር የለም። ስለዚህ ይሄ ነገር ትንሽ አስቸጋሪ ነገር ነው። ያው እኔም ያው ሁሌ እንደዚህ ኢሜል አልፎ አልፎ ተጠቅሜ ስለማይና ብዙ ጊዜ ታስፋ አላደርግም። ያው የላኩትን ኢሜል ታይቷል ብዬ የሆነ ማምነው አይነት ነገር አይደለም። ስለዚህ ይሄ ነገር እንዳለ ነው። ስለዚህ ያው በዚህ ምክንያት ነው በብዛት ኢሜል የማልከው እንጂ ሌሎቹ ላይ በየቀኑ በጣም አስርቴ ከአስርም በላይ መልእክትን ላጋራ እችላለሁ ማለት ነው። ስለዚህ ይሄንን ይመስላል ስለዚህ ስንት ኢሜል ትልካለህ ለሚለው? በሳምንት ሁለት ኢሜል እልካለሁ ከዛ በላይ የምልክበት አጋጣሚ ሊኖር ይችላል ያው ሁኔታው ይወስናል ለማለት ነው። አመሰግናለሁ

እሺ አሁን ደግሞ በዚህ ቅዳሜ እና ኢሁድ ምን ታደርጋለህ የምል ጥያቄ መጥቷል። እንግዲህ ይሄ በጣም አመሰግናለሁ ስለዚህም ጥያቄ ጥያቄ በጣም ደስ የምል ነው። ያው ቅዳሜና ይሁድ እንግዲህ ከሌላው ወይ ደግሞ ከስራ እንግዲህ እረፍት ምንወጣበት እና ምንም አይነት ስራ የማይኖርበት እና ሙሉ በሙሉ በሚባል ደረጃ ራሳችን ላይ ትኩረት የምናረግና የራሳችንን ነገር ነገሮች የምናስተካክል የምንሰራበት ጊዜ ነው። ለምሳሌ እሄ ምንድነው ማለት ነው። ለምሳሌ ልብስ ማጠብ። እንደዛ ደግሞ ከቤተሰብ ጋር መገናኘት። እንደዛ የተለያዩ አይነት መዝናኛ ቦታዎች መሄድ እና እንደዛም ደግሞ ቤቴእምነት መሄድ። ያው በብዛት ያው ቅዳሜና እሁድ ከማደርጋቸው ቅዳሜና እሁድ ብዛት ከማድረጋቸው ነገሮች ስለሆኑ እነሱን አደርጋለሁ። ሌላው ደግሞ ያው ልብስ ከማጠብም በተጨማሪ ያው ገላን መታጠብ እንደዛ ደግሞ ቤቶቼ ያው ቤት ውስጥ ያሉትን ነገሮችን ማስተካከል እንደዚህ መወገድ ያለባቸውን ነገሮች ማስወገድ እና በስተክክል መቀመጥ ያለባቸውን ነገር ደግሞ ጊዜ ወስጄ በስትክክል ቁጭ ብዬ ነገሮችን ማስተካከል። ከማደርጋቸው ነገሮች መካከል ነው ማለት ነው። ስለዚህ ይሄንን አደርጋለሁ። ያው በስተኪል ያንን ነገር አቅጀ ያንን ነገር አከናውናለሁ ማለት ነው። እሄ ያው እኔ ከማደርገውና እኔ ከማከናውነውነገር መካከል አንዱ ነው ማለት ነው። ስለዚህ ይሄ በጣም ወሳኝና በጣም እኔ በጣም ትኩረት ሰጥቼ ከምሰራቸው መካከል አንዱ ላችሁ ማለት ስለዚህ ይሄ በጣም ወሳኝ እና በጣም ጠቃሚ ነገር ነው። ማነው በአጠቃላይ ሁሉም ሰው ሊያውቅ እና በጣም ሊያከናውን ይገባል ብዬ ከማስበው ነገር መካከል እሱ ነው ማለት ነው። ስለዚህ ሁሌም ይሄንን አደርጋለሁ ሁሌም ይሄንን በማድረጌ እንግዲህ በጣም ጠቀመዋል ጠቅሜያለሁ ማለት ነው። ባጠቃላይ ስለዚህ ይሄ በጣም ወሳኝ እና በጣም ጠቃሚ ነገር ነው። ስለዚህ ሁሉም ሰው ሊያውቅና በጣም ሊያደርግ ወይ ደግሞ ሊከናወን ከሚገባቸው ነገሮች መካከል አንዱ ይሄ ነው ማለት ነው። ስለዚህ በዚህ ቅዳሜ እና እሁድ ያው ያቀድኩት እንዴት ነው? መዝናኛ ቦታ አይደለሁ ይታወቀ ነው ከዛ የተለያዩ ጨዋታዎች እጫወታለሁ ኳስ እጫወታለሁ። እንደዛም ደግሞ ከዛ የቤተሰብ ፕሮግራም ስለሚኖር በየቅዳሜው ሁሌም በየቅዳሜና እሁድ ከሁለቱም ቀን አንዴ ያው ስላለ ከዛ እንደዚህ ቤተሰብ እንደዚህ ስብሰባ ላይ እገኛለሁ። እንደዛው ደግሞ እንግዲህ ያው እንደዚህ መዝናኛ ቦታ ብቻ ሳይሆን ደግሞ ካፍቴሪያና ሆቴል ምናምንም እሄዳለሁ እዛ ሄጀ ያው ምግብ መመገብ አለ ከጓደኞቼ ጋር አንድ ላይ ሆነን እየተጫወትን። ያንን የምናደርገው አይነት ነገር አለ። ሌላው ደግሞ እንግዲህ ምን አለ ይሄ? ቤተእምነት ደግሞ አለ ለምሳሌ እሁድ ላይ ምንም አይነት ስራ አልሰራም። ከጠዋት ጀምሬ እስከ ማታ እዛ ሄጀ በጣም ቤተክርስቲያን ጊዜ አሳልፋለሁኝ ከዛ አምልኮ አለ ትምህርት አለ። ከዛ ደግሞ የወጣቶች ፕሮግራም ስላለ እሱ ላይ ብዙ ጊዜ እሳተፋለሁ በብዛት ያን አደርጋለሁ። ስለዚህ በብዛት ይሄንን አይነት ነገር በማድረግ ያው ጊዜ አሳልፋለሁ በአጠቃላይ ስለዚህ እሄ በጣም ወሳኝ ነው። በጣም ጠቃሚ ነገር ነው እኔም ያው ሁሌም በየቅዳሜና አይሁዱ ከማደርጋቸው ነገሮች መካከል አንዱ ይሄ ነው ማለት ነው። ስለዚህ ይሄንን በማድረጌ ወይ ደግሞ ይሄንን ያው በዚህ መልኩ ጊዜም በማሳለፌ ያው እንግዲህ ደስተኛ ነኝ ማለት ነው። በአጠቃላይ ሁሌም ምክንያቱም እና እኔ ከማደርጋችሁና በጣም ከማከናወናችሁ ነገሮች መካከል እንግዲህ አንዱ ይሄ ነው። ማለት ስለዚህ ሁሌም ያው ትኩረት ሰጥቼ ሁሌም ያው በራሴም ላይ ትኩረት ከምሰጥባቸው ቀናቶቹ መካከል እንግዲህ የቅዳሜና እሁድ አንዱ ነው የማየው ስለዚህ። በቅዳሜና እሁድ በጣም ወሳኝ ወሳኝ ነገሮችን አደርጋለው። ሌላው እንግዲህ በዚህ ቅዳሜና እሁድ መጽሐፍትን ማንበብ ያው እፈልጋለሁ ያው መጽሐፍ ማንበብ እንግዲህ እውቀት ይገኛል። እንደዛም ደግሞ ብዙ ነገሮችን እንማራለን ልምዶችን እናገኛለን። ስለዚህ ያው በጣም ሰፊ ጊዜ ስለሆነ ቁጭ ብዬ በጣም ብዙ መጽሐፍን ወይ ደግሞ አንድ መጽሐፍ ብዙ ያው መራፍቶችን መጨረስ ስለምችል እንግዲህ ያንንም ብዙ ጊዜ አደርጋለሁ። ስለዚህ መጽሐፍ ማንበብም በጣም ከምፈልገው እና በጣም እኔ ከምገለገልበት አይነት ነገር ስለሆነ መጽሐፍም አነባለው ማለት ነው። በብዛት ስለዚህ ይህንን መጽሐፍ ማንበብህ እንግዲህ ብዙ ጊዜ ያው ብዙ መረጃዎችን ስላገኘሁት እንደዛም ደሞ ብዙ እውቀቶችን ስላገኘሁት መጽሐፍ ማንበብ አዘወትራለሁ። ስለዚህ ያ በተለይ ቂዳምና የኢሁዲን በዚህ መልኩ ማሳለፍ ያስደስዝተኛ እንደዛ መሆኔም በጣም እፈልጋለሁ። አጠቃላይ ስለዚህ መጽሐፍ ማንበብ በጣም ስለሚያስደዝተኝ ያንን ነገር አደርጋለሁ። ሌላው ደግሞ እንግዲህ መጽሐፍ ከማንበብ በሻገር ፊልም ማየት። ምክንያቱም ያው ፊልም ማየት እንዴት ነው? ብዙ ጥቅም አለው። በተለይ ደግሞ እንደዚህ ቋንቋን ለመማር ለምሳሌ የተለያዩ አይነት ነገሮችን ለመልመድ ምን ያስፈልጋል ማለት ነው። ፊልም ማየት በጣም ወሳኝ እና በጣም ጥሩ ነገር ነው። ስለዚህ ሁሉም ሰው ያንን ቢያደርግ እና በጣም ፊልም ቢመለከት በጣም ብዙ ነገሮችን ስለሚማር በተለይ ደግሞ ቋንቋውን ማመር ካስፈለገ ማለት ነው። ስለዚህ እኔ ያኔን አደርጋለሁ ማለት ነው። በጠቃላይ ፊልም ማየትም በጣም ይጠቅመኛል። ይሄን ይመስላል አመሰግናለሁ።